እሺ በጣም ጥሩ እንግዲህ ጥያቄያችን ያው ቀዝቃዛ የሚለው እንግዲህ ብዙ ጊዜ ቀዝቃዛ ነገሮችን እንመለከታለን በጣም ከፍተኛ የሆነ በጣም ከበድ የሚል የቅዝቃዜ ሂደት ያለው ማለት ነው። እንግዲህ በጣም ከፍተኛ ሁኔታ እንግዲህ ብዙ ግዜ ቀዝቃዛ ነገሮችን ስንመለከት በጣም በጣም ሰዎች ምቾት የሚያሰጡ የቦታ አይነት ይሆናቸዋል ማለት ነው። ስለዚህ እነኚህን ቦታዎች እንግዲህ በጣም የተለያየ ሁኔታ እንግዲህ እነኚህን ቦታዎች ለመቀየር የምንሞክረበት ሂደት ቢኖር በተመራጭነት ይኖረዋል ብዬ አስባለሁ። ምክንያቱም ያለ አሉ። የአየር ንብረት ስንይው እንግዲህ በጣም ከፍተኛ ሁኔታ የቅዝቃዜ ሄደህ ሲኖረው በጣም ለመኖር ራሱ የማይሆንበት እለት አለ ማለት ነው። በጣም በከፍተኛ ሁኔታ ብር ብር ብርድ ስለሚኖርበት በጣም ይህንን ከግንኙነት የፈጠረ በጣም ልዩ በሆነ መንገድ የተሻለ ቦታ መምረጥ የተሻለ አቅም እንዲኖረን ያደርጋል ብዬ አስባለሁ። ያን ያህል ነገር ከፍተኛ የሆነ ካለ ማንኛውም ስላለመስራት ቢያንስ ልብስ እንኳን በጣም ደራርበን ነው የምንለብሰው እና ይሄ ደግሞ በጣም አስቸጋሪ የሚሆነው ምቾት እንኳን አይኖረውም ማለት ነው። ለስራው እና ከዚህ ጋር ተያይዞ እንግዲህ ትልቅ የሆነ የግንዛቤና የእውቀት ሂደት ይኖረን በጣም በለሻለ መጠን ጥሩ ነው ብዬ አስባለሁ። ስለዚህ ለእያንዳንዱ ነገር ትልቅ የሆነ የቦታ እና የአበላካክት ሮጥ ብናደርግ በጣም በነገሮችን መቀየር ብዙ ነገሮችን ማስተካከል እንችላለን ማለት ነው። ስለዚህ ይሄንን ግንዛቤ ውስጥ ከተን በነገሮችን ጥራት ባለው መንገድ እንግዲህ በተለያየ ሁኔታ ውስጥ መቀየር የምንችልበትን ሂደት በደንብ ማሰብና ማሰላሰል ይኖርብናል ማለት ነው። ስለዚህ እያንዳንዱ ነገር ከፍተኛ የሆነ ምቾት ያለው ነገር ነው ደግሞ ምቾት ያለው ቦታ ሂድ እንግዲህ መምረጥ ከፍተኛ የሆነ ጥቅም አለው ማለት ነው። ስለዚህ ለእያንዳንዱ ነገር እንግዲህ ይከፍለኛል የሆነ የቅዝቃዜ ሂደት እንግዲህ ሲኖር በጣም ብዙ ጊዜ ያው ስናየው እንግዲህ ቅዝቃዜ በጣም የለመዱ ሰዎች ይኖራሉ እንዴ ደግሞ በጣም ቅዝቃዜ ያልመዱ ሰዎች ይኖራሉ። እና ስለዚህ እነኛ እንግዲህ በጣም ለየት ባለ መንገድ ቅዝቃዜያቸው ከፍተው የሚለበትን ደግሞ በጣም ከፍተኛ የሆነ የቅዝቃዜ መጠን ያለበት ቦታ አለ እና ይሄ ደግሞ በጣም ልዩ የሆነ ችግር የሚሆንበት ሂደት አለ ማለት ነው። ስለዚህ እያንዳንዱን ነገር በተለያየ ቦታ ስንኖረኝ ደግሞ በጣም በብዙ ቦታዎች ላይ በእያንዳንዱ ስራችንን በምንሰራበት ሄደን ከፍተኛ የሆነ የሰዎች መበራከት ደግሞ የሰዎች መብዛት ሲኖር እንግዲህ ያው ብዙ ጊዜ ሙቀት የሚጨምርበት ሂደት አለ ማለት ነው። ደግሞ ከፍተኛ የሆነ ቅዚቃዜ ያለበት ቦታዎች ላይ ለመውጣት በጣም ሰዎች ብዙ ሰዎች የሚኖሩት ሂደታቸው ነው ዝቀተኛ ሆኖ በጣም የአየር ሁኔታው ከባድና አስቸጋሪ የሚሆንበት ሂደት አለ ማለት ነው። ስለዚህ ይሄንን ከግንዛቤ ውስጥ አስገብተን እንግዲህ ብዙ ነገሮችን ለመቀየር የእያንዳንዱን የእውቀት ደረጃ እንግዲህ የማስተካከለው ደግሞ በደንብ መረዳት የኖርብናል ማለት ነወ። እና እንደ አጠቃላይ ከፍተኛ የሆነ የሙያ ሂደት እና ወይም ደግሞ የእውቀት ሂደትንም ይዘን በጣም በተለያዩ ቦታዎች ላይ እንደምንኖረው ሁሉ የቅዝቃዜ ቦታዎችንም በደንብ ማሰላሰል ይኖርብናል ማለት ነው። እና ከዚህ አንፃር እንግዲህ ብዙ ነገሮችን መቀየር እና ብዙ ነገሮችን መረዳት የምንችልበት ሂደት አለ ማለት ነው። እያንዳንዱን የቦታ ሂደትም ስንመለከተው በጣም ከፍተኛ የሆነ በጣም ለየት ባለ መንገድ ያው ብዙ ነገሮችን የምንቀይርበት እና ብዙ ነገሮችን የምናይበት ሂደት ይኖራል። ስለዚህ ለእያንዳንዱ ነው ድርሻ ሙሉ በጣም በከፍተኛ ሁኔታ ጥያቄና እንትን ሰፋ አድርገን ማየት እና መገንዘብ ይኖርብሃል ማለት ነው። ስለዚህ እንደ አጠቃላይ ከፍተኛ የሆነ ውጪው ያለው ሂደት መኖር አለበት ማለት ነው። ብዙ ጊዜ ይሄንን ከግንዛቤ ውስጥ ከተን እንግዲህ በጣም ከፍተኛ ሁኔታ ለእያንዳንዱ ሰው ትልቅ የሆነ የሙያ እና የእውቀት ክርክር የሚኖረን በደንብ ማድረግ የምንችልበት ሂደት አለማለት ነው። ስለዚህ ይህንን በገንዛቤ ከተን በደንብ ማየትና ማሰላሰል ይኖርብናል ማለት ነው። እና አጠቃላይ ከፍተኛ የሆነ ምቾት ያለው አመለካከት እና ያሳሰብ ለውጥ ይዘን እንግዲህ በጣም በጥሩ መንገድ እንግዲህ ይሄንን የቀዝቃዛ እንግዲህ እንግዲህ በጣም በብዙ መንገድ ልንቀይረው የምንችልበት ሲል ደስ የሚለው ይሄንን በመልከታ አስተሳሰባቸው በጣም እኛ የሆነ እስከ አንድ ሺህ ሰማንያ የምናደርግበት ሂደት አለ ማለት ነው። እና ይህን እንግዲህ በተገቢው መንገድ መስራት ትልቅ የሆነ ጥቅም ይኖረዋል ማለት ነው። እና እንደአጠቃላይ ይሄንን ይመስላል ማለት ነው። እያንዳንድ ነገር ስንመለከት እና እንደ አጠቃላይ የዚህ የቅዝቃዜ ሂደት እንግዲህ የአንዳንድ ቦታዎች ላይ አሪፍ ነው አንዳንድ ቦታዎች ላይ አስቸጋሪ ነው እና ጥሩነቱም አለው መጥፎ

እሺ በጣም ጥሩ እንግዲህ አዎ ቀጣይ ትበብር የሚል ነው። እንግዲህ ትብብርን ስናይ ብዙ ጊዜ ለሰዎች የምንተባበርበት ሂደት በጣም በተለያየ መንገድ ይኖራል ማለት ነው እና ትብብር ሲኖረን እንግዲህ ብዙ ነገሮችን ልንለውጥና ልንረዳ የምንችልባቸው ነገሮች ይፈጥራሉ ማለት ነው። ስለዚህ ለእያንዳንዱ ነገር ትብብር ሲኖረን ከፍተኛ የሆነ ምቹ የሆነ ከፍተኛ የሆነ የመግባባት ሂደት እንዲኖረን የምናደርግበት ሂደት አለ ማለት ነው። ስለዚህ ትብብርን እንመለከት ያው ብዙ ጊዜ ሰው እሺ ወይም ደግሞ አውቀን እንግዲህ እያንዳንዱን ነገሮች ለማድረግ ስናስብ ወይም ደግሞ ስንረዳ ብዙ ጊዜ ባላወራው መንገድ የተለያዩ ነገሮች ምፍጠር የሚችሉበት ሂደት ይኖራሉ ምናምን እንግዲህ እነኛን ነገሮች ያው የሚገባ በፍጥነት በመተባበር ከአንዷ አንዱ አንዱ ችሎ ዳግም በመተዋበር ያንንም ነገር በተሻለ አቁመውበት። አዎ። በጣም በተገኘው መንገድ እንግዲህ ወደ ተሻለ መንገድ የሆነ የተሻለ በር እያንዳንዱን የሙያ ሂደት ማየት አለብን ማለት ነው። ስለዚህ ይሄንን ብር ከተረዳንና ካወቅን በኋላ የአንዳንዱን የምትሰራው እንግዲህ አብዛኛው ገዝተህ ነው የምንጠቀመው የምንችልበት ስለሆነ ማለት ነው። እና ይሄ ደግሞ እያንዳንዱ በጣም ልዩ የሆነ መንገድ ያለው ቦታ ነው ነው ማለት ነው። ስለዚህ ይህንን ግንዛቤ ውስጥ አስገብተን እንግዲህ በትብብር ሂደት ውስጥ እንግዲህ ከፍተኛ የሆነ ሰዎችን የምንረዳበትና የምናውቅበት ሂደት መኖር አለበት ማለት ነው። እና አንደ አጠቃላይ ይሄንን ግንዛቤ ውስጥ ተከተን እንግዲህ ብዙ ጊዜ ያው ልናውቀው ወይም ደግሞ ልንረዳው የምንችለው ነገር ቢኖር ያው ሰዎችን በሚገባ መርዳት መተባበር ነውና ይሄ ከልብ የሆነ ነገር ነው ማለት ነው። እና እያንዳንዱን ስራ የዝምደው ከፍተኛ የሆነ ልምድ እና አስተያየት እንዲኖረን የምናደርግበት ሂደት አለ ማለት ነው። ስለዚህ በጣም ብዙ ጊዜ የተሻለ ለውጥና የተሻለ አመለካከት እንዲኖረን ማድረግ ትልቁ ድርሻችን ነው ማለት ነው። ስለዚህ ይሄንንም ከንዛቤ ውስጥ ከተነው በጣም በጥሩ መንገድ የተሻለ ለውጥ እና የተሻለ አስተሳሰብ እንዲኖረን የምናደርግበት ሂደት አለ ማለት ነው። ስለዚህ ጥቅልል አርግተን ስናየው እንግዲህ ይሄንን ከፍተኛ የሆነ ምቾት ያለው ወይም ደግሞ ቦታውን አስተካክለን በጣም ደስ የሚል አስተሳሰብ እና የቦታ ለውጥ አድርግተን ነው ወይም ደግሞ እንዲሁ ብዙ ሰዎችን ለመርዳት ያሰብንበት ወይም ደግሞ እያንዳንዱን ልትሰራ የምትችለውን ነገር ተወጣጥተን አንድ አፍታ የተሻለ ስራ መስራት የምንችልበት ሂደት ስላለ። ለሰዎች ለተቸገሩ ሰዎች እንግዲህ በሚገባ መተባበር ሊሆን ይችላሉ እና ይሄንን ደግሞ በሚገባ ደግሞ በደንብ ሊሸፍነው ወይም ደግሞ ሊያስተካክለው የሚችለው ማለት ነው። ስለዚህ ጠቅለል አድርገን ስናየው ያው የትብብር ሂደቱ በጣም ከፍተኛ የሆነ ነው ማለት ነው። ስለዚህ አንዳንዱም ነገር እንግዲህ ተገቢ የሆነ መንገድ አላወሰድንም ደግሞ ተገቢውን የስራ ሂደት ለመውሰድ በጣም በጣም ከፍተኛ የሆነ የስራ ሂደት ደግሞ የልምድ ሂደት መኖር አለበት ማለት ነው። እና አንድ አጠቃላይ ትብብሩን በደንብ ማከናወን ወይም ደግሞ በሚገባ መስራት ይኖርብናል ማለት ነው። እና እንደ አጠቃላይ ይሄንን ከልባችን አስበንበት በጣም በልዩ ሁኔታ በስነ ስርዓት ሲምን ስራበት ሂደት አለ ማለት ነው። እና እንደ አጠቃላይ ትብብሩን አስርቶ የወጣ ከፍተኛ የሆነ አመት ህይወት ሊፈጥር ይሆን ደግሞ በጣም በጥሩ እንግዲህ የተሻለ ህይወት እንዲኖር ነው የሚለውን ግንዛቤ አስገብቶ ነው። እና ይሄ ደግሞ በጣም በልዩ ሁኔታ ያው ስራ ሂደትም ሆነ የትኛውም የአለም ሁነት ውስጥ እንግዲህ ሰው ሲንቀሳቀስ በዙ ነገሮች ያጋጥሙታል ወይም ደግሞ ብዙ ነገሮች ሊረዱ የሚችሉ ነገሮች ስለሚያጋጥሙት እነዚህን በትብብር ያው እንግዲህ ሰዎችን የምንረዳበት ሂደት አለ ማለት ነው። እና እንደ አጠቃላይ በጣም ብዙ ጊዜ የምናየው በጣም ጥሩ ብለን የምናየው አዎ ንግዲህ እዛም አዎን በሚገባ አለ። እና እያንዳንዱን ስራችንንም እንዲሁ በተገቢ መንገድ ብንሰራ እንግዲህ እያንዳንዱን የእውቀት የደረጃንም በደንብ ስናሰፋ እንግዲህ እያንዳንዱን ነገር ከልባችን ወስደን ወይም ደግሞ አይተን በደንብ ማሰብና ማሰላሰል እንዲኖረን ማድረግ ይኖርብናል ማለት ነው። እና ጠቅለል አድርገን እንዳጠቃላይ ይሄንን ይመስላል ማለት ነው የትብብር ሂደት ማለት ነው። እና እንደ አጠቃላይ ትልቅ የሆነ ግንዛቤና እውቀት እንዲኖረን የምናደርግበት እውነት አለ ማለት ነው። ስለዚህ ለእያንዳንዱ ነገር ትልቅ የሆነ ተጠያቂነታችንን ከፍ እምናደርግበት ሂደት ይኖራል ማለት ነው። ስለዚህ ይሄንን ግንዛቤ ውስጥ ከተን ከፍተኛ የሆነ የእውቀትና የአመለካከት የአንዳንዱ ነገር በደንብ ለሰዎች የሆነ አግዞ በየ አቅማችን እንዲሁ ልንረዳ በምንችልበት ነገር በሚገባ ይሄንን ተገንዝበን ያው ይሄንን ማስተካከል ይኖርብናል ማለት ነው። እና ይሄን ይመስላል እንደ አጠቃላይ ብናየው ማለት ነው። ይሄንን እየ

እሺ በጣም ጥሩ እንግዲህ ቀጣዩ ጥያቄ ዝናብ ነው እንግዲህ ዝናብ ስንመለከተው ከፍተኛ ሁኔታ እንግዲህ በተለያየ የአካባቢው ሂደቶች ውስጥ እንግዲህ ከፍተኛ የሆነ የዝናብ መጠን ያለበት ወይም ደግሞ ከፍተኛ የሆነ ያዘናነብ ሂደቱ በጣም ከባድ የሚሆንበት ሂደት ያለበት ቦታዎች አሉና። እንግዲህ እነኚህ እነኚህ ቦታዎች ያው በጣም ልዩ የሚያደርጋቸው የአዘናነብ ሂደት ወይም ደግሞ የዝናብ ሂደቱ እንግዲህ በጣም ከፍተኛ የሆነ ችግር የሚሆንበት ሂደት አለ ማለት ነው። እና እንዲሁም ደግሞ በጣም ከፍተኛ የሆነ ጥቅም ያለው እንዲሁም ደግሞ ያን አንድ ነገር ልምላሜን የሚፈጥር ነገር አለው። እና ይሄንንም በደንብ አውርተን ወይም ደግሞ በደንብ አውቀን በሚገባ መስራት ነው መተንተን ነው ብላ ማለት ነው። እና እንዳጠቃላይ በቃ ላይ ይሄ በጠራመጥሽ አለ። መንገድ እንግዲህ ብዙ ነገሮችን ለመቀየርም ወደ ብዙ ነገሮች ለማድረግ ብዙ ጊዜ ያው በተለይ በገጠራማ ቦታዎች ላይ ዝናብ በጣም ከፍተኛ የሆነ ከፍተኛ የሆነ ጥቅም ያለበት ሁኔታ አለ ማለት ነው። ስለዚህ ይሄን በደንብ አስበንና አቅደን እንግዲህ በሚገባ ያው ለምሳሌ አርሶአደሮችን ስናይ መሬት በሚገባ አለስልሳው በደንብ ወደ የሚፈልጉት የስራ ሂደት የሚያዩበት ወይም ደግሞ የሚሰሩበት ሂደት አለማለት ነው። ስለዚህ እነኚህ አርሶ አደሮች ደግሞ በጣም ደስ የሚል የጥሩ የሆነ የስራ ህይወት የለሙያ መልካም ለውጥ ይዘው እንግዲህ በተቻለ መጠን ያደጉ እላለሁበት ያሉበት ሂደት አለማለት ነው። ስለዚህ እያንዳንዱ ነገሮች እንግዲህ ስናይ ያው ብዙ ጊዜ ያን ያህል አየነው ሲሰጠን ነው። የለው አየሩ በጣም በጥሩ መንገድ ልናገኘው ከፈለገኝ አዎ እንግዲህ ዝናብ ዝናብ ቦታ ጊዜ በተለያየ ሁኔታ እያንዳንዱ ነገር ቼክ ባደረገው ደግሞ ጭራሽ ባይሰሩ የሚባል በሰኔ መውሰድ የተሻለ ለማለት ነው። ስለዚህ የነገርክ በጣም ክፍተኛ የሆነ ጥያቄነት ሲኖርህ በጣም ሪጅ የሆነ ብርቅ ታህሜዛ ነው ማለት ነው። ስለዚህ እንደ አጠቃላይ ይሄንን ከግንዛቤ ውስጥ በተለው እንግዲህ ለእያንዳንዱ ነገር ዝናብ ከፍተኛ ከፍተኛ ጥቅም እንዳለው ወደንብ መረዳትና ማወቅ ይኖርብና ማለት ነው። እና እንደው በጣም ይሄንን በደንብ ተረድተን ያው እያለ አይደለም ገረመት የተሻለ መጠን አድርገው በአንድ እያርሰዋለሁ። እና በአጠቃላይ ትልቅ የሆነ የስራ አለም ደግሞ ያሳሰብን ሂደት በደንብ በጥሩ መንገድ እያከናወንን የአየር ንብረት መንገድ በሰንሰራት ሲተካከል በጣም ከፍተኛ ሆና መልካከት ናችን እንድንረው የሚያደርገውን ሂደት ነው። እና ስለዚህ ይሄን በደንብ ራስ ለማወቅ አለባቸው ማለት ነው። እንዲህ አዳዱ ነገር እንግዲህ በጣም ከፍተኛ ሁኔታ ስናየው ማለት ነው። እና ይሄን የበሻ እንዳጠቃላይ በኔ ነው እኮ እንደው እንደው እያየን በጣም በተከፍተኛ ሁኔታ እንግዲህ ዝናብን ስንመለከት ያወጣም በተለያየ ህያዬ ነው ሁለት ክልላችን ውስጥ እንግዲህ አየሩ ወጣም የሚሮበት ሂደት አለ ማለት ነው። ደግሞ ዝም ብላ የሚያጣበት ቦታዎች አሉ በተወሰነ ወር ብቻ እንዲሆን። ከፍተኛ ሁኔታ ዝራሚ ያገኙ ቦታዎች አሉና ካልን ከእነሱ ጋር እንዴት አገተን ነው በነገሮች መዋየር የሚችልበት ሂደት አለ ማለት ነው። ስለዚህ ምንም ማወቅ የሚችልበት አይነት ፈረብ በአስራ ሰራዊ ደግሞ ማወቅ ይሆንብናል ማለት ነው። እና እንደ አጠቃላይ የጥፍተኛ የሆነ እዚህ የአየር ነው የምረስ ሄደው ደግሞ የዝናብ ሂደት ወጣ ልዩ የሚሆንበት ሂደት አለ ማለት ነው። እና አንዳንዶቹ የስራ ልምድብ ምንድነው? በአጠቃላይ በጣም በተሻለ መንገድ ሆነም ወደ ወንገድ የምንሰራው በሌሎች አለው እና ይሄን በለላ አጋራ ይሄን እንደየች አለ የሰራ ሂደት የለውም። ይሄን አለም እኔ ወጣ በጣም ትችላለህ። ለያን አንድ ነገር እንግዲህ ይገርሰኛል። ድርሻ እንዳውቀው እንዲሆን አላውቅም። ይሄን በደንብ ይሄንን በደንብ ተሰርተን እናውቀን በሚጨባ ወደ ተለያዩ ስራ ዘርፎች እንግዲህ በሚገባ ዘርፍተን በሚገባ የተለያዩ ለኛ ጋር የሚችሉ የስራዎችን በደንብ መስራት እና በደንብ ትርፍ ማግኘት እንግዲህ ከፍተኛ የሆነ ጥቅም ለማግኘት እንግዲህ በጣም ብዙ ጊዜ መትጋት እና መስራት ይኖርብላል ማለት ነው። አንድ አጠቃላይ ግን ይሄንን ስላየው በጣም ከፍ ተጠያለች የሆነ ሂደት እንዳለው ነው እንግዲህ ብላ ብዙ ሰው የሚል ነበር ማለት ነው። ሰው ሲጀመር እያንዳንዱ የሙያ ሂደት መሆን ያሳሳብህ የወጣው ኮፍተኛ ሁኔታ ነው ያየሁት። እና እያለው የለውም የለም የለም ኪች የሚልበት ሂደት የለምና። ስለዚህ ይሄንን በደንብ ታርተን ስራ እንደሞቀ አዳም ደግሞ። የቀይ ያዳም የገሩ ሰው ነው የገሩ ደም ደም ደም ደም ደም የለም። ነገሮች ብዙ ነው ርጄ መቀየር ቋሲዳ። እንደአንድ አጠቃላይ ይሄንን ይመስላል እንግዲህ ጠቅላላ አድርገህ ሰኔ አየር ንብረት እንደምንሄድ ደግሞ የዝናብ ሂደትን ስንመለከት ማለት ነው ከፍተኛ የሆነ ጥቅም አለው። ለሰው ልጅ ማለት

እሺ በጣም ጥሩ እንግዲህ ወደ ቀጣይ ጥያቄ ስንገባ ንፋስ የሚል ነው እንግዲህ ንፋስን ስንመለከት በጣም በብዙ መንገድ ንፋስን የምናይበት እና የምንረዳበት መንገድ አለ ማለት ነው። እንግዲህ በጣም ከፍተኛ የሆነ የንፋስ ግፊት ያለበትም እንዲሁም ደሞ በጣም አስቸጋሪ የሚሆንበት የአየር ንብረት የሚፈጠርበት ሂደት አለ። አንዳንዴ ማለት ነው እና ንፋስ ደግሞ በጣም ለሰው ልጅ እስትንፋሱ እንደመሆኑ መጠን እንግዲህ በጣም በብዙ ቦታዎች ላይ እንግዲህ በጣም አሪፍ የሆነ የንፋስ ሂደት ወይም ደግሞ የተወጣጠረ ንፋስ አይነት አለ ማለት ነው። ስለዚህ እንግዲህ ንፋስን ስንመለከተው በጣም ከፍተኛ የሆነ የስራ ሂደትን ብዙ አከናውነን ወይም ደግሞ የተለያዩ የሙያ ሂደቶችን በደንብ ለማከናወን እንግዲህ ትልቅ የሆነ የእውቀትና የአስተሳሰብ ለውጥ እንዲኖረን የምናደርግበት ሂደት አለ ማለት ነው። ስለዚህ ልዩ የሆነ የአስራር ሂደት ነው ወይም ደግሞ የስራ ሂደትን በደንብ የምናይበት ሂደት ይኖራል ማለት ነው። ስለዚህ እያንዳንዱን ስራ እንግዲህ ስንመለከት ከፍተኛ የሆነ ልምድና እውቀት ይዘን በደንብ መንቀሳቀስ የምንችልበት እውነት አለ ማለት ነው። ስለዚህ ስራን በደንብ በስነ ስርዓት መስራት እንግዲህ ከፍተኛ የሆነ ድርሻ ይኖረዋል ማለት ነው። ስለዚህ ለእያንዳንዱ የስራ ሂደት እንግዲህ በጣም ብዙ ነገሮችን የምንቀይርበት ብዙ ነገሮችን የምናይበት ሂደት አለ ማለት ነው። ስለዚህ በሚገባ ስራን የመስራት ሂደታችን ወይም ደግሞ ወይም ደግሞ ንፋስን ማየት ሂደታችን በጣም ከፍተኛ የሆነ የሰዎችን የመግባባት እና የሰዎችን የእያንዳንዱን የስራ ሂደታቸውን እንግዲህ በጣም በጥሩ መንገድ ሊቀጥሉ የሚችሉበትን የሚያስታውሳቸውን ወይም ደሞ በጣም በስነ ስርዓት እንግዲህ ጥሩ ስትንፋስ የሚሆናቸው ሂደት አለ ማለት ነው። ስለዚህ ንፋስ ከፍተኛ ለሰው ልጅ መሰረታዊ ከሚባለው ወይም ደግሞ መጦ ዋነኛው የተፈጥሮ ስጦታ ነው ማለት ነው። ምክንያቱም ንፋስ ለአንድ አስራ አምስት ደቂቃ በአለም ላይ ባይኖር ሙሉ በሙሉ የሰው ልጅ የሚሞቱበት ወይም ደግሞ ከዝች አለም የሚሰናበቱበት ሂደት አለ ማለት ነው። ስለዚህ እንግዲህ አሁን በጣም ከፍተኛ የሆነ የተፈጥሮ ስጦታ መሆኑን በደንብ ማየትና መረዳት ይኖርብናል ማለት ነው። እና እንደ አጠቃላይ ከፍተኛ የሆነ ልምድ እንዲኖረን ወይም ደግሞ አመለካከት እንዲኖረን በጥሩ መንገድ ማከናወን ይኖርብናል ማለት ነው። ስለዚህ ለእያንዳንዱ ነገር ያው ብዙ ጊዜ ስናይ እያንዳንዱን የልምድ ሂደትም ሂደትህን ደግሞ የአመለካከት ሂደት እንግዲህ በጣም ከፍተኛ ሁኔታ ለማከናወን በጣም ብዙ ነገሮችን ማሰብና ማሰላሰል መኖር አለበት ማለት ነው። እና ብዙ ጊዜ የአንዳንዱን የስራ ሂደት ወይም ደግሞ የሙያ ሂደት እንግዲህ በጣም በጥሩ መንገድ የምናይበትና የምንረዳበት ሂደት አለ ማለት ነው። ስለዚህ እያንዳንዱ ነገር በጣም ከፍተኛ ሁኔታ ማከናወን ወደዚህ የስራ አለም መግባታችን እንግዲህ ብዙ ነገሮችን እንድናስብ እያ እንድናቅድ የምናደርግበት ሂደት አለ ማለት ነው። ስለዚህ ይሄንን የምናደርግበትን ሂደት በደንብ ተረድተን ወይም ደግሞ በደንብ አቅደን በሚገባ ወደ ስራው አለም የምንገባበት ሂደት አለ ማለት ነው። ስለዚህ በጥሩ የሆነ አስተሳሰብም ወይም ደግሞ ጥሩ የሆነ ሂደት እንግዲህ ብዙ ስራዎች እንደምንሰራው ሁሉ እንግዲህ ያው ይሄንን እያንዳንዱን ተግባር እንግዲህ ከፍተኛ የሆነ የንፋስ ሀላፊነትም ደግሞ ንፋስ በጣም በጣም ጥሩ በሆነ መንገድ ንፋስ ሲኖር እንግዲህ ያው የሰው ልጅ እንዳልኩት በደንብ ጥሩ የሆነ ሂደት ይኖረዋል ማለት ነው። እንዲሁም ደግሞ ከዚህ ጋር ስናልፍ እንግዲህ ያው ተርቫይነሮችን ማየት እንችላለን ማለት ነው። የንፋስ ጥቅሙን ስንመለከት ማለት ነው። እንግዲህ የተለያዩ ተርባይነሮች በተለያዩ ቦታዎች ላይ አሉ እና አነኛ ተርቫይነሮች እንግዲህ በጣም በከፍተኛ ሁኔታ ያው የንፋስን የመፍጠር ሂደታቸውም እንዳለ ሁኖ ሀይለኛ የኤሌክትሪክ ሀይል ሰብስቦ ሰዎች ለማህበረሰቡ በጣም ጥቅም የሚሰጡበት ሂደት አለ ማለት ነው። ስለዚህ ተርባይነር እንግዲህ በጣም በሚገርም ሁኔታ ለተለያዩ ቦታዎች ላይ በጣም ከፍተኛ የሆነ እንቅስቃሴ የሚያደርግበት ሂደት አለ ማለት ነው። ስለዚህ በዚህ ተርቫይነር ውስጥ እንግዲህ በጣም ብዙ ነገሮች የሚለወጡበት ብዙ ነገሮች የምናይበት ብዙ ነገሮች የምንረዳበት ሂደት አለ ማለት ነው። ስለዚህ እያንዳንዱን የተርባይነር አይነት እንግዲህ በጣም በከፍተኛ ሁኔታ ልናስተካክለው ወይም ደግሞ እንቀይረው ወይም ደግሞ በጣም ሀይል እንዲኖረው የምናደርግበት ሂደት ይኖራል ማለት ነው። ስለዚህ ይሄንን በደንብ ተረድተን ያው ያዳጁን የስራ አይነቱ ደግሞ አየት ከፍተኛ ሁኔታ እንግዲህ መለየትም ደግሞ በጥሩ መንገድ ተርባይነሩ እንዲሰራ የምናደርግበት ሂደት እንግዲህ መኖር አለበት። እና ከዚህ አንፃር እንግዲህ ከፍተኛ የሆነ ጥንቃቄና አመለካከት እንዲኖረን ማድረግ ይኖርብናል ነው ማለት ነው። ስለዚህ የንፋስ ተርማይነሩ እንግዲህ በጣም በከፍተኛ ሁኔታ እንዲፈጥን ወይም ደግሞ እንዲሰራ የምናደርግበት ሂደት እንግዲህ በጣም ጥሩ የሆነ መሆን አለበት ማለት ነው። እዚህ ለእያንዳንዱ የስራ ሂደትም ሆነ የአመለካከት ሂደት እንግዲህ በጣም ከፍተኛ የሆነ የስራ ሂደት እንዲኖረው የምናደርግበት እውነት ለማለት ነው። ስለዚህ በሚገባ ተረድተን ያው እያንዳንዱን ነገር ማስተካከል ወይም ደግሞ መቀየር የምንችልበት ሂደት አለ ማለት ነው። እና እንደ አጠቃላይ ስናየው እንግዲህ ብዙ ጊዜ የምናየው የስራ ሂደት

እሺ በጣም ጥሩ እንግዲህ ወደ ቀጣዩ ጥያቄ ስንገባ ያው ቤት ነው እንግዲህ ቤትን ስንመለከት ከፍተኛ የሆነ የቤት አይነቶች ወይም ደግሞ ቤቶች የሚሰሩበት ሂደት አለ ማለት ነው። እና ቤትን እንግዲህ ስናይ ያው የሰው ልጅ መሰረታዊ ከሚባለው ከሶስቱ ነገሮች ውስጥ አንዱ ነው ማለት ነው። ያው ቤት መጠለያ ልብስ እንደምንለው ሁሉ እንግዲህ ቤት በጣም ለሰው ልጅ መሰረታዊና ዋናኛውን ቦታ የሚይዝ የአለባበስና ያንን የቅድ ሂደታችንን በእያንዳንዱ ሁነት ውስጥ እንግዲህ ስናስበው ቤት የመጀመሪያውን ቦታ የሚይዝበት ሂደት አለ ማለት ነው። ስለዚህ የመጀመሪያውን ቦታ እንደመያዙ መጠን እንግዲህ ብዙ ነገሮችን ውስጥ ገብተን ለእያንዳንዱ ነገር መፍትሄ የምንፈጥርበት ሂደት መኖር አለበት ማለት ነው። እና ቤታችንን እንግዲህ ጥሩ አድርገን በተሻለ መጠን በሚገባ ጥሩ የሆነ የቤት አሰራርም ሆነ የቤት አጠቃቀም ሂደትን በደንብ ስንመለከት እንግዲህ ከፍተኛ የሆነ ድርሻ የምንይዝበት ወይም ደግሞ ድርሻ የሚኖርበት ቦታ አለ። እና ስለዚህ ይሄንን ከግንዛቤ ውስጥ አስገብተን እንግዲህ በጣም ብዙ ነገሮችን ሰርተን ወይም ደግሞ አውቀን የምንቀይርበት ሂደት ወይም ደግሞ ቤቶቻችን ቤታችንን በደንብ የምናይበት ሂደት አለ ማለት ነው። ስለዚህ ለእያንዳንዱ የቤታችን ሂደት እንግዲህ ከፍተኛ የሆነ ጥቅም እና ከፍተኛ የሆነ ምልከታን የምናይበት ሂደት አለ ማለት ነው። ስለዚህ እያንዳንዱን የቤት ሂደት እንግዲህ ጥሩ በሆነ መንገድ የምናይበትና የምንረዳበት ሂደት መኖር አለበት ማለት ነው። ስለዚህ ለእያንዳንዱ የቤት ሂደታችን ከፍተኛ የሆነ የስራ ልምድ ልውውጥ እንዲኖረን የምናደርግበትን የትኛውንም ጉዞ ለማድረግ አንግዲህ ከቤት ተነስተን ነውና ቤት መሰረታዊ ከሚባለው በጣም ከፍተኛ ዋናኛውን ቦታ የሚይዘው ነው ማለት ነው። እኔ በሚገባ ስረዳውና እንግዲህ ይሄንን በደንብ አውቀን ልዩ የሆነ የቤት አሰላርም ሆነ ልዩ የሆነ የቤት አሰራር ሒደታችንን ከፍተኛ እርገተን በ ጥሩ በሆነ መንገድ እንግዲህ ማከናወን ይኖርብናል ማለት ነው። ስለዚህ ይሄንን የቤት አሰራር ሂደት እንግዲህ ስንመለከት ከፍተኛ የሆነ ልማት ወይንም ደግሞ ከፍተኛ የሆነ ለአካባቢው ራሱ ድምቀት የሚሆንበት ሂደት አለ ማለት ነው። ጸዳ ያለ ቤት ስንሰራ እና ይሄ በጣም ልዩ የሆነ የቤት አይነት ወይም ደግሞ የስራ አይነት ይሆናል ማለት ነው። እና ከዚህ አንፃር እያንዳንዱን ነገር ለመቀየር ወይም ደግሞ እንደአንዳንዱ ነገር በተግባራዊ መልኩ ለመስራት አንግዲህ ከፍተኛ የሆነ ልምድ እና ከፍተኛ የሆነ እውቀት እንዲኖረን የምናደርግበት ሂደት አለ ማለት ነው። እና ቤትን ለመስራት እንግዲህ ያው በተለያዩ የ ቤት የሚሰሩ ዲዛይን የሚያወጡ በጣም ትላልቅ ባለሙያዎች አሉ። እና እነሱን እንግዲህ በሚገባ ይዘን በጣም አሪፍ የሆነ ጽድት ያለ ቤት ለመስራት እንግዲህ ትልቅ የሆነ በጀት አመቻችተን በሚገባ ይህንን የቤት ሂደት በጣም በጥሩ ሁኔታ ለማሰራት መወሰን ይኖርብናል ብዬ አስባለሁ። ስለዚህ ቤት እንግዲህ በጣም በከፍተኛ ሁኔታ ስናየው ያው ብዙ ጊዜ የምናይበት ሂደት በጣም የሚገራርም ሂደት ያለው የአሰራር ሂደት ነው ብዬ ነው የማስበው ምክንያቱም ብዙ ነገሮችን ስንረዳና ስናውቅ ያው ለእያንዳንዱ ነገር ብዙ እውቀትና ብዙ ልምድ የሚጠይቅ እንደመሆኑ መጠን ያው እንግዲህ የቤት ስራ ሂደቱን ከፍተኛ የሆነ ሙያተኛ ይዘን በተሻለ መጠን እንግዲህ መስራት እና በጥሩ መንገድ መጨረስ ከፍተኛ የሆነ ጥቅም አለው ማለት ነው። እና ጠቅለል አርግተን ስናይ እያንዳንዱን የቤት አሰራርና የእያንዳንዱን አመለካከት ሂደት እንግዲህ ከፍተኛ ሁኔታ የምናይበት ሂደት አለ ማለት ነው። እና ጠቅለል አርገን ሰናየው ያው እያንዳንዱን ነገር ጥሩ በሆነ መንገድ የምናይበትና የምንረዳበት ሂደት አለ ማለት ነው። ስለዚህ እያንዳንዱን የስራ ሂደትም እንግዲህ በተገቢው መንገድ ማከናወን ትልቅ ቦታን ይይዛል ማለት ነው። እና እንደአጠቃላይ ይህንን ከፍተኛ የሆነ የሙያ ሂደት ስንመለከት በጣም በጣም በጥሩ ሂደት ውስጥ ወይም ደግሞ በጥሩ ሙያዋ ክህሎት ውስጥ እንግዲህ እያንዳንዱን የሙያ ሂደት በደንብ መረዳትና ማወቅ ይኖርብናል ማለት ነው። ስለዚህ ከዚህ ጋር ተያይዞ ትልቅ የሆነ ግንዛቤ እንዲኖረን ማድረግ የምንችልበት ሂደት አለ ማለት ነው። እና ጠቅለል አድርገን ስናየው በጣም ጥሩ በሆነ መንገድ ወይንም ደግሞ ጥሩ በሆነ የችሎታ ሂደት ውስጥ እንግዲህ ከፍተኛ የሆነ ድርሻ የሚይዝበት ሂደት አለ ማለት ነው። ስለዚህ እያንዳንዱ ነገር ደግሞ ከተረዳን በኋላ እያንዳንዱን የሙያ ክህሎት እንግዲህ በደንብ ተግባራዊ ማድረግ የምንችልበት ሂደት ይኖራል። እና ስለዚህ ከዚህ አንፃር እንግዲህ እያንዳንዱን ነገር ብዙ ነገሮችን ለመቀየር እንግዲህ ስናስብ ያው እያንዳንዱን የሙያ ክህሎት እንግዲህ በደንብ ማየትና መተንተን ይኖርብናል ማለት ነው። ስለዚህ እንደ አጠቃላይ ይሄ ቤታችን በጣም በከፍተኛ ሁኔታ አሳምረን በጥሩ መንገድ መስራታችን በጣም ከፍተኛ የሆነ ለኛ እርካታ ይኖረዋል ብዬ አስባለሁ። እና ጠቅለል አድርገን ስናየው ያው የቤት አሰራር ሂደት እንግዲህ በደንብ ማየትና መተንተን እንዳልኩት ይኖርብናል ማለት ነው። ስለዚህ ይሄንን የ በመተመለከተ በጣም በጥሩ መንገድ የምናይበት ሂደት አለ ማለት ነው። እና እያንዳንዱን የአሰራር ሂደት እንግዲህ በደንብ ጥረን እና አውቀን የምናይበትና የምንረዳበት ሂደት አለ ማለት ነው። ስለዚህ ይሄን ይመስላል እንደ አጠቃላይ ጠቅላላ አርግተን

እሺ በጣም ጥሩ እንግዲህ ቀጣይ ጥያቄችን ሰራተኛ ነው እንግዲህ ሰራተኛ ስንመለከት በጣም ከፍተኛ ሁኔታ አብሮን የሚሰራ ወይም ደግሞ ከአንድ ድርጅት ጋር ሊሆን ይችላል ከአንድ ግለሰብ ድርጅት ጋር። እንዲህ ደግሞ ከአንድ ግለሰብ ከመንግስት ድርጊት ጋር እንግዲህ ከፍተኛ የሆነ የስራ ለውጦ ለውጦ በሚገባ በቀን እየከፈለው በሚገባ የሚሰራበት ሂደት አለ። እንግዲህ ሰራተኛ ስንመለከት ማለት ነው እንግዲህ ሰራተኛ ስናይ በጣም። በብዙ መንገድ የሚሰራበት ሂደት አለ ማለት ነው እንዲሁም ደግሞ በጣም በብዙ ሂደት ውስጥ እንግዲህ አልፈው በጣም ጥሩ ነገሮችን የሚሰሩበት ሂደት አለ ማለት ነው። እንግዲህ ማንኛውም ሰው ሰራተኛ ወይም ደግሞ የተሻለ ለውጥ ፈጣሪ ቢሆን በጣም በጣም ብዙ ነገሮችን መቀየርና አይምሮአችንን በደንብ የማደስ እንዲሁ ደግሞ እያንዳንዱን ነገር በተግባራዊነት የመቀየር ክህሎት ይኖራል ብዬ አስባለሁ። ስለዚህ ይሄንን ትልቅ የሆነ የአሰራር ሂደት እንግዲህ በጣም በተገኘው መንገድ ማየትና መመርመር የሚንችልበት ሁኔታ ለማለት ነው። ስለዚህ ለእያንዳንዱ ነገር ከፍተኛ የሆነ እውቀት እና ከፍተኛ የሆነ ልምድ ይዘን በጣም በተሻለ መጠን በጣም በጥሩ ሂደት እንግዲህ ብዙ ነገሮችን ልንቀይር የሚንችልበትን ሂደት እንግዲህ በደንብ ማወቅና መረዳት እንችላለን ማለት ነው። ስለዚህ ይሄንን ከግንዛቤ ውስጥ አስገብተን እንግዲህ ከፍተኛ የሆነ ልምድ ያለው የሙያተኛ ሂደተኛ ደግሞ ልምድ ያለው ክህሎትን የተላበሰ እንግዲህ ጎበዝ የሆነ ባለሙያ መሆን ይኖርብናል ባለች ነው። ስለዚህ ይህንን ከግንዛቤ ውስጥ ከተን በጣም በጥሩ መንገድ ልናይ እና ልንረዳ የምንችልበት ሂደት አለ ማለት ነው። ስለዚህ ለእያንዳንዱ ነገር እንግዲህ ከፍተኛ የሆነ ልምድ እና ክህሎት ለመያዝ ወይም ደግሞ ብዙ ነገሮችን ለመቀየር እያልን ነገር ማመቻቸት ወይም ደግሞ መስራት ይኖርብናል ማለት ነው። እና ጠቅልል እርግተን ስናየው ይሄንን ልምድ ያለው የአሰራር ሂደት እንግዲህ በጣም በከፍተኛ ሁኔታ መቀየራችን ይሄን ደግሞ በጥሩ መንገድ ማድረጋችን በጣም ጥሩ የሆነ ምልከታ እና ጥሩ የሆነ አስተሳሰብን እንደንይዝ የምናደርግበት ሂደት አለ ማለት ነው። ራሳችንን እና ከዚህ ጋር ተያይዞ እንግዲህ ሰራተኞችን ደግሞ ስንመለከት በጣም በጣም በከፍተኛ ሁኔታ ጠዋት እና ማታ እንዲሁም ደግሞ። በጣም ከ አሰሪያቸው ጋር እንግዲህ በጣም ከፍተኛ የሆነ ልፋት የሚለፉ ወይም ደግሞ በቀን እየተከፈላቸው ወይም በሰአት ባይሆንም በቀን በሚገባ የተወሰነ ያህል ገቢ ያገኛለሁ እንግዲህ በጣም ለፍተው የሚሰሩበት ሂደት አለ እና በጣም ከፍተኛ ሁኔታ ያው ድካም ያለው ስራ ቢሰሩም እንግዲህ የተለያዩ የተወሰነ መንገድም ብትሆን ገቢ የሚያገኙበት ሂደት አለ ማለት ነው። ስለዚህ የሰራተኛ ከዚህ አንፃር እንግዲህ በጣም ዩ የሆነ የአስተሳሰብ ለውጥ እና የአመለካከት ለውጥ የሚኖርበት ሂደት አለ ማለት ነው። እና ጠቅለል አርገን ን የሰራተኛን ሂደት ስንመለከት ይህንን እንግዲህ ልዩ በሆነ መንገድ ማየትና መረዳት የምንችልበት ሁኔታ አለ ማለት ነው። እና ጠቃላውን ደግሞ በደንብ ተርተን በደንብ አውቅን እንግዲህ ይሄንን ተግባራዊ ስናደርግ ብዙ ነገሮችን ተረድተን ብዙ ነገሮችን አውቀን ይሆናል ማለት ነው። እና እንደ አጠቃላይ ከፍተኛ የሆነ ልምድ ያለው ባለሙያ ሆነን ወይም ደግሞ ልምድ ያለው አሰራር ሂደት ይዘን እንግዲህ በጣም በከፍተኛ ሁኔታ ብዙ ተከፋይ የምንሆንበትም ሂደት አልፎ አልፎ ይኖራል። እና ይሄንን ደግሞ በደንብ ከተረዳን ደግሞ ካወቅን ልምዳችን ላይ ደግሞ ክህሎታችን ላይ በደንብ ማዳበር ይኖረብና ማለት ነው። እና እያንዳንዱን ነገር በደንብ አውቀነው ደግሞ ተንትነን ብዙ ነገሮችን ማየትና መረዳት የምንችልበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ ከፍተኛ የሆነ እውቀትና ልምድ እንዲኖረን የምናደርግበት ሂደት መኖር አለበት ማለት ነው። ስለዚህ እያንዳንዱን የዚህን የሰራተኛ የአሰራር ሂደት እንግዲህ በጣም በጣም አሰልቺና በጣም አድካሚ የሚሆንበት ሂደት አለ ግን ያው በሚገባ እንግዲህ ሰራተኞቹ ያን ያህል ፈርተው ወይም ደግሞ ያን ያህል ደክሟቸው የምናይበት ሂደት የለም። እና ስለዚህ ከዚህ ጋር ተያይዞ ከፍተኛ የሆነ ሁነት አለበት ማለት ነው። እያንዳንዱን ነገር ስንመለከት ማለት ነው ስለዚህ ከዚህ ጋር በጣም በጣም ልንገነዘብ የሚገባው ሰራተኛ እንግዲህ በጣም በከፍተኛ ሁኔታ የሚለፋበትን ለሚደክምበት እድለት አለ። ስለዚህ ይሄንን ደግሞ በደንብ ስናይ እንግዲህ ብዙ ጊዜ ያው ሰራተኞች በጣም በከፊል በሚባል ሁኔታ ብዙ ስራዎችን ሰጥተው ብዙ ነገሮችን ፈጥረው እንግዲህ ከፍተኛ የሆነ እንቅስቃሴ የሚያደርጉበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር ልዩ የሆነ የእውቀትና የአስተሳሰብ ለውጥ የሚያደርጉበት ሂደት ስላለ ይሄንንም በደንብ ተረድተን ብዙ ነገሮችን መቀየር የምንችልበትን ነገር መፍጠር የእኛ ሀላፊነት የሚሆንበት ሂደት አለና ስለዚህ ይሄንን ግን ከግንዛቤ ውስጥ አስገብተን እንግዲህ መስራትና መመርመር ይኖርብናል። ብዬ አስባለሁ። ጠቅለል አድርግቼ ስመለከተው እና ከዚህ አንፃር እንግዲህ ብዙ ነገሮችን አልመን ወይም አቅደን እንግዲህ በጣም በተገቢው መንገድ መስራት ይኖርብናል ማለት ነው። ስለዚህ ለእያንዳንዱ ነገር እንግዲህ ብዙ መፍትሄዎችንም ብንይዝ ብንይዝ አስተሳሰቦችንም ብንቀይር ያው ለእያንዳንዱ እውነት እንግዲህ ትልቅ የሆነ ድርሻን ወይም ቦታን የምንይዝበት ሂደት አለ ማለት ነው። ስለዚህ ለእያንዳንዱ እውቀታችን እና ለእያንዳንዱ የልምድ ሂደታችን እንግዲህ ከፍተኛ የሆነ ሙያዊ ክህሎትን በደንብ ምናይበትና የምንረዳበት ሂደት መኖር አለበት ማለት ነው። እና እንደ አጠቃላይ ይሄንን ለየት ያለ አሰራር ሂደት በደንብ

እሺ በጣም ጥሩ እንግዲህ ያው ወደ ቀጣዩ ጥያቄያችን ስንገባ ጨው ነው እንግዲህ ጨውን ስንመለከት በጣም ከፍተኛ ሁኔታ እንግዲህ ጨውን የምንጠቀምበት ሂደት አለ በማንኛውም ሰው ግዴታጭ ጨውን የሚጠቀምበት ሂደት አለ ማለት ነው። በመጠኑ ቢሆንም እንግዲህ ያው ማንኛውንም የምግብ አይነት ስንሰራ ወይም ደግሞ ዋናውንም የምንፈልገውን የአሰራር አይነት እንግዲህ በሚገባ ስንሰራ ያው ብዙ ጊዜ ጨው ስንመለከተው በጣም በከፍተኛ ሁኔታ ልንጠቀምበት የምንችልበት ሂደት አለ ማለት ነው። ምክንያቱም እያለ አንዱ የምግብ አይነት ሲሰራ ጨው የግድ የሚያስፈልገው ሂደት አለ ማለት ነው። ስለዚህ ጨው ከሌለ ያን ያህል ጣእሙም ሆነ ምኑም ጥሩ አይሆንም ማለት ነው። ስለዚህ ይሄንን በደንብ ብዙ ነገሮችን ለመቀየር የምናስብበት ሂደት መኖር አለበት ማለት ነው። ስለዚህ ጨውን እንግዲህ ስንመለከተው በጣም ብዙ መንገድ ልንጠቀመው ወይም ደግሞ ልንገለገልበት የምንችልበት ሂደት አለና ይሄንን በደንብ ተረተን በደንብ አውቀን እንግዲህ የጨውን ያሰራር ሂደትን እንግዲህ በጣም ከፍተኛ ሁኔታ ልናውቀናል ልንረዳም የምንችልበትን ነገር መፍጠር። ይኖርብናል ብዬ አስባለሁና እንግዲህ ጨውን በጣም በተገኘው መንገድ ለመጠቀም ደግሞ በጥሩ መንገድ ለመጠቀም እንግዲህ በአንይነት ያው የጨው ሂደት እንግዲህ በሚገባ አይተን እንዲሁ ደግሞ የምናመስለው ምግብ ማየት ምግብ ነው የሚለውን ይህንንም በደንብ ለመረዳት ይኖርብናል ማለት ነው። ስለዚህ ከዚህ አንፃር እንግዲህ ብዙ ነገሮችን አውቀን ብዙ ነገሮችን ተረድተን ያው የጨውን ሂደት ወይም ደግሞ የጨው በምን አይነት መንገድ መሰራት አለበት ወይም ደግሞ በሚገባ እንዴት መጨመር አለበት የሚለውን በደንብ በትንታኔው ይህ በሆነ መንገድ እንግዲህ ማወቅና ማሰላሰል የምንችልበት ሂደት መኖር አለበት ማለት ነው። ስለዚህ ጨውን እንግዲህ በጣም በጥሩ መንገድ ማየትና መመርመር ይኖርብናል ማለት ነው። እና ጠቅላላ አድርገን ስንመለከት ያው የጨው ትልቁን እና ትልቁን ቦታ የሚይዝበት ሂደት አለ ማለት ነው። በዋናነት እና ከዚህ አንፃር እንግዲህ ጨውን በተገቢው መንገድ የምንጠቀምበት ሂደት መኖር አለበት ማለት ነው። እና በዋናነት ለእያንዳንዱ የስራ ሂደት አችልን ደግሞ የስራ ለምዳችን በሚገባ ጨውን እንግዲህ በጥሩ መንገድ ልንጠቅምና ልንገለግልበት የምንችልበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር እንግዲህ በጣም በከፍተኛ ሁኔታ ብዙ ነገሮችን ልንቀይርና ብዙ ነገሮችን ልንረዳ የምንችልበት ሂደት አለ ማለት ነው። ስለዚህ ይሄንን አስመልክቶ እንግዲህ በጣም ከፍተኛ ሁኔታ እንግዲህ ጨውን በልዩ ልዩ ሂደት እንግዲህ ማየትና መተንተን የምንችልበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር ብዙ ነገሮችን አውቀን ብዙ ነገሮችን ተረድተን እያንዳንዱ ነገር መፍትሄ የምንፈጥርበት ሂደት መኖር አለበት ማለት ነው። እና በዋናነት እንግዲህ የዚህ የአሰራር ደግሞ የመፍትሄ አካል መሆን ብዙ ነገሮችን ልንቀይርና ብዙ ነገሮችን ልንረዳ የምንችልበት ሂደት መኖር አለበት ማለት ነው። እና ጠቅላላ አድርገተን ስናየው እንግዲህ ይጨውን ሽተት ወይም ደግሞ ይጨውን እውነትን ስንመለከት በጣም ከፍተኛ ሁኔታ እንግዲህ ጨውን በሚገባ እንጠቀምበት ወይም ደግሞ እንገለገልበት የምንችልበትን ነገር መፍጠር ትልቁን እና ትልቁን ቦታ የሚይዝ ነው ብዬ አስባለሁ። መካከል ያው የእያንዳንዱን የስራ እለት እንግዲህ ስንመለከት ጨው በጣም በከፍተኛ ሁኔታ ቦታ ያለው ነገር ነው። እና እንዲሁ ደግሞ ጨውም ስናየው እንግዲህ የሚመረህ የሚኖርበት ወይም ደግሞ በሚገባ ጨው የሚወጣበት ቦታ በተለያዩ ጨው እንደ አጠቃላይ የትም ሜዳ ላይ የሚኖርበት ቦታ ነው። እንግዲህ በረሃ አካባቢዎች ወደ በረሃማ ሳይሆን ያው ቅዝቃዜ ወዳለበት የ እንትን ቦታ ወደ አፋር ሄደን እንግዲህ በጣም በከፍተኛ ሁኔታ ርቀት ብንጓዝም ከፍተኛ የሆነ የጨው ብዛት ያለበትን ቦታ እንመለከታለን እና ከዚህ አንፃር ነው እንግዲህ ይሄን ያልኩት ማለት ነው። እና በዋናነት ያው የጨው ሂደት ወይም ደግሞ ጨውን በደንብ ስንመለከተው በእያንዳንዱ ምግብ ወይም ደግሞ ማጣፈጫ የምናደርገው ሂደት አለ ማለት ነው። ስለዚህ ይሄን ከግንዛቤ ውስጥ አስገብተን በጥሩ መንገድ ጨውን አሳምረን ወይም ደግሞ በጥሩ ሂደት እንግዲህ በጣም ከፍተኛ ሁኔታ ፉአ አርግተን የምናይበትና የምንረዳበት ሂደት አለ ማለት ነው። ስለዚህ ከፍተኛ የሆነ የጨው ምርት ወይም ደግሞ ከፍተኛ የሆነ የጨው እኛ ጋር ያለበት ሂደት በጣም ከፍተኛ የሆነ የምርት ሂደት አለና ከዚህ አንፃር እንግዲህ በጣም ከፍተኛ የጨውን በደንብ ተረተነው ደግሞ ተመልክተናል ብዙ ነገሮችን ማሳሰቢያውን ደግሞ ብዙ ነገሮችን ማወቅ የምንችልበት ደስ ይላል እንግዲህ ከዚህ አንፃር ጨውን በተገቢው መንገድ የምንጠቅምበት የምንችልበት ሂደት መኖር አለበት ማለት ነው። እና ጠቅለል አርግተን ስናየው እንግዲህ እጫውን በጥሩ መንገድ ስንጠቀመው ወይም ደግሞ በጥሩ መንገድ ለመጠቀም ስናስብ ያው ብዙ ጊዜ ብዙ ነገሮችን ከግንዛቤ ውስጥ ቀጥል መሆን ይኖርበታል ማለት ነው። ስለዚህ በጥሩ እውቀት እና በጥሩ ልምድ እንግዲህ ታግዘን ያው ጨውን በጥሩ ሂደት ማውጣት ወይም ደግሞ መመገብ የሚችልበት ሂደት መኖር አለበት ማለት ነው። እና አንድ አጠቃላይ ይሄንን በደንብ ተራራታል ጨውን ጥሩ የሆነ መንገድ የምጠቀማችሁ አች ጋር አጠቃመው በጣም ከፍተኛ የሆነ ጣዕም እና ከፍተኛ የሆነ ምቾት ያለው ምግብ የምንሰራበት ወይም ደግሞ ማጣፈጫ የምንጠቀምበት ሂደት አለ ማለት ነው። እና እንደ አጠቃላይ ይሄንን በደንብ ተገንዝበን እንግዲህ የጨውን ሂደት ወይም ደግሞ የጨውን

እሺ በጣም ጥሩ እንግዲህ ወደ ቀጣዩ ጥያቄያች ስንገባ ግዢ ነው እንግዲህ ግዢ ስንመለከት ያው ማንኛውንም ነገር ለመግዛት ስናስብ ያው ግዢም ፈጽሟል ማለት ነው። እንግዲህ በጣም ከፍተኛ ሁኔታ ብዙ ነገሮችን ተረድተን ብዙ ነገሮችን አውቀን እንግዲህ ወደ ስራው አለም ስንገባ ወደ ግዢው አለም ስንገባ በጣም በብዙ መንገድ ብዙ ነገሮችን ለውጠን ብዙ ነገሮችን አስተሳሰባችንን እያንዳንዱን ይቀይረን በጣም ከፍተኛ ሁኔታ የምናይበትና የምንረዳበት ሂደት አለ ማለት ነው። ስለዚህ ይህንን በደንብ ከተረዳን በኋላ ጥሩ የሆነ የገዢ ፍጸማ ስናካሂድ ወይ ደግሞ ለምሳሌ አንድ ነገር ቤት ለመግዛት ብንፈልግ በተለያየ ቦታዎች እንግዲህ የተለያየ የቤት ዋጋ ይኖራል እና ያንን የቤት ዋጋ እንግዲህ በሚገባ ጠይቀን ከፍተኛ የሆነ ወጪ ሊያስወጣን የሚችለው ወይም ደግሞ ከፍተኛ የሆነ ትልቅ የሆነ የገዢ ሂደትን እንድናከናውን የሚያደርገን ቦታ እንግዲህ በደንብ ተረድተን ወይም ደግሞ አውቀን ይሄንን ተግባራዊ አርግተን እንግዲህ ልዩ በሆነ መንገድ የጊዜውን ሂደት በደንብ የምናወጣበት ወይም ደግሞ ገበያውን የምናይበት ሂደት ይኖራል ማለት ነው። ስለዚህ ከዚህ አንፃር እንግዲህ ግዢ በስነ ስርዓት መፈጸም ወይም ደግሞ በስነ ስርዓት መጠቀም ከፍተኛ የሆነ ጥቅም ይኖረዋል ማለት ነው። እና በዋናነት ያው እያንዳንዱን ነገር ለመተግበርም ሆነ ለመስራት ብዙ እውቀና ብዙ ልምድ ሲኖረን እያንዳንዱን ልምዳችንን እንግዲህ በጣም በተሻለ መጠን ልናካፍል የምንችልበት ሂደት አለ ለሰዎች እና ይሄ ደግሞ በጣም ከፍተኛ የሆነ ጥቅም ይኖረዋል ማለት ነው። እንግዲህ ከዚህ አንፃር በጣም በልዩ ሁኔታ እንግዲህ ስንመለከት የተለያዩ ግዢ የፍጸማዎችን ስናደርግ እንግዲህ ብዙ ነገሮችን ከግንዛቤ ውስጥ አስገብተን ሊሆን የሚችልበት ሂደት ቢሆን በጣም ተመራጭ ነው ብዬ አስባለሁ። ምክንያቱም ለእያንዳንዱ እውቀት እና ለእያንዳንዱ ልምድ እንግዲህ ከፍተኛ የሆነ ሰዎች ሊፈልጉት የሚችሉት የአሰራር እና የአመለካከት ለውጥ የሚኖርበት ሂደት አለ እና ይሄ ደግሞ በጣም ከፍተኛ የሆነ ልምድ የምንይዝበት ሂደት አለ ማለት ነው። እና ከዚህ አንፃር እንግዲህ ግዢን እንግዲህ ስናይ ያው ማንኛውንም የስራ ለምላ የተሰማራ ሰው በሚገባ ብዙ የገንዘብ ፍሰቶችን የሚያፈስበት ወይም ደግሞ የገንዘብ ሂደቶችን በደንብ የሚያፈስበት ሂደት አለና ከዚህ አንፃር እንግዲህ ከፍተኛ የሆነ የግዥ ስርዓትን እንግዲህ በደንብ የሚተገብርበት ሂደት አለ ማለት ነው። ስለዚህ ይህንን ደግሞ በጣም በጥሩ መንገድ እንግዲህ ስናየው ከፍተኛ የሆነ የግዥ ሂደት ወይም ደግሞ ከፍተኛ የሆነ የግዥ አስተዳደር ሂደትን በደንብ ከመመርመር ጋር ተያይዞ በጣም ከፍተኛ የሆነ ልምድ ያለው ባለሙያ እንዲኖረን ወይም ደግሞ እኛም ትልቅ የሆነ እውቀት እንዲኖረን የምናደርግበት ሂደት መኖር አለበት ማለት ነው። ስለዚህ ግዢን እንግዲ እንግዲህ በጣም ስናይ ያው በከፍተኛ ሁኔታ በተለያየ መንገድ ግዢ የምንፈጽምበት ሂደት ስለሚኖር ይሄንንም በጣም በጥሩ መንገድ ልናይ እና ልንረዳ የምንችልበትን ሂደት እንግዲህ በጣም በጥሩ ሁኔታ እንግዲህ የምንረዳበት ሒደት አለ ማለት ነው። ስለዚህ እንግዲህ ከዚህ አንፃር ከፍተኛ የሆነ የምንፈልገውን ነገር ለመግዛት ስንሄድ ያው ብዙ ጊዜ መከራከር እና ብዙ ዋጋ እንዲለቁልን ደግሞ ትንሽ ቀነስ እንዲያደርጉን ምናረግበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር እንግዲህ ከፍተኛ የሆነ ልምድ ያለው ባለሙያ ስንሆን በጣም ብዙ ጊዜ ብዙ ነገሮችን ለመግዛት ብዙ ነገሮችን ለማድረግ የምንቸኩልበት ወይም ደግሞ የምንሰራበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር እንግዲህ በጣም በጣም ከፍተኛ የሆነ እውቀት እና ከፍተኛ የሆነ ልምድ ቢኖረን በጣም ጥሩ የሚባል የግዢ ስርዓት የምናደርግበት ሂደት ይኖራል ማለት ነው። እና ከዚህ አንፃር ነው እንግዲህ በጣም ከፍተኛ ሁኔታ ግዢ ከሆነን ደግሞ የግዢ ስርዓትን በደንብ መፈጸም ይኖርብናል ብዬ አሰብኩትና። ከዚህ አንፃር እንግዲህ በጣም ከፍተኛ ልምድ ባላቸው ባለሙያዎች እንግዲህ ብዙ ነገሮችን መቀየር ብዙ ነገሮችን መረዳት እና እውቀት ያዘ ልምድን ማካፈል ለሰዎች እንግዲህ በጣም ጥሩ የሆነ ግንዛቤን የሚፈጥርበት ሄደት ስላለ ይሄንንም ከግንዛቤ አስገብተን ትልቅ የሆነ የሚያስፈልገንን የጊዜ ስርዓት እንግዲህ በደንብ የምንተገብርበት ሒደት ይኖራል ማለት ነው። ስለዚህ ከዚህ አንፃር እንግዲህ በጣም ማንኛውንም ልንፈልግ የምንችለውን የጊዜ ሂደት እንግዲህ ስንመለከተው ጥሩ ይሆንና በጣም ለእኛ ምቹ የሆነ የግዢ ሂደት እንግዲህ በጣም እኛ ልስማማን የሚችለውን ለምሳሌ ከቤቶች እንኳን እንዳርቁ ሰዎች ቤቶችን ስንመለከት ደስ ያለንን ቤት እንግዲህ በጥሩ ዋጋ ካገኘን የምንገዛበት ሂደት አለና እንግዲህ ማንኛውንም ነገር ስናይ እንግዲህ ግዢ ማለት ያው የመለዋወጥ ሂደት ነው ማለት ነው። ማለት ነው እና ከዚህ አንፃር እንግዲህ ያው አንዱ አንዱ ያለውን ምርት አንደኛውም ደግሞ ለዛ ያወጣ የሚችለውን ዋጋ ነው በሚገባ የሚከፍለው እና እንደ አጠቃላይ ይሄንን በርጅም መልኩ መረዳት እና ማወቅ እንችላለን ማለት ነው። እና ለአጠቃላይ ከፍተኛ የሆነ ልምድ ሲኖረን ወይም ደግሞ ጥልቅ የሆነ ምልከታ ሲኖረን ብዙ ነገሮችን የመቀየር እና ብዙ ነገሮችን የማወቅ እና የመረዳት ባህሪ ይኖርናል ብዬ አስባለሁ። እና ከዚህ አንፃር እንግዲህ ይህንን ተግባራዊ ማድረግ ይኖርብናል ማለት ነው እና እንደ አጠቃላይ ትልቅ የሆነ እውቀት እንዲኖረንም በደንብ መታተር ይኖርብናል ማለት ነው። እና አጠቃላይ ይሄንን

እሺ በጣም ጥሩ እንግዲህ ያው ጥያቄዎቹ በጣም በጥሩ መንገድ እየሄዱ ነው እንግዲህ ያው ይቅርታ የሚል ነው እንግዲህ ስናየው ጥያቄው እንግዲህ ይቅርታን እንግዲህ ስንመለከት በጣም በከፍተኛ ሁኔታ ለሰዎች የምናደረገው የተለያዩ የአመለካከት ለውጦች ነው ማለት ነው። ይቅርታን በደንብ ስንረዳው እንግዲህ ይቅርታ ስናደርግ በጣም የአእምሮ ሰላምና የአእምሮ እርካታ እናገኝ የምንችልበት ሂደት አለ ማለት ነው። እንግዲህ ከብዙ ሰዎች ጋር እንደመኖራችን መጠን ያው ከማህበረሰቡ በጠቅላላ እንደመኖራችን መጠን በተለያዩ መንገድ እንግዲህ ሰዎችን የምናስቀይምበት ወይም ደግሞ ከሰዎች ጋር ብዙ ነገሮችን አሳልፈን የምንሳሳትበት ሂደት አለ ማለት ነው። ስለዚህም የምንሳሳትበትን ሂደት እንግዲህ በጣም በተገቢው መንገድ በሰዎች ከሰዎች ጋር የምንጋጭበት ሂደት ይኖራል ሰዎችም በጣም ባላሰብነው መንገድ እኛን የሚሸውዱ ወይም ደግሞ እኛን የተለያየ ነገር ውስጥ ሊከቱን የሚያስቡበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር እንግዲህ ትልቅ የሆነ የይቅርታ ሂደት ወይም ደግሞ ይቅርታ እንዲያረጉ ወይም ደግሞ የተለያየ መንገድ ይቅርታ ይዘው እንዲኖሩ በጣም በከፍተኛ ሁኔታ ቂም ይዘን ያው ስለምንቆይ እንግዲህ ሰው ልጅ ስንባል አንድ ሰው የሆነ ነገር ካረገ እኛም በብድራዊ መልኩ ወይም ደግሞ እንደዚህ ስላደረገኝ እንደዚህ መመለስ አለብኝ የሚለውን አስተሳሰብ ነው። በጣም በልጅነታችን ይዘን ያደግነው እና ይሄ ደግሞ በጣም ጉዳት ያለው ነገር ነው ብዬ ነው የማምነው። ምክንያቱም እንግዲህ ሰዎች ያጠፋሉ በተለያዩ ምክንያት እና እንግዲህ ያው በተቻለን አቅም በተቻለን ሁኔታ እንግዲህ ለሰዎች ይቅርታ ብናደርግ ከፍተኛ የሆነ ሰላም የምናገኝበት ሂደት ይኖራል ማለት ነው ብዬ አስባለሁ። ምክንያቱም ይሄ የይቅርታ ያለማድረግ ሂደታችን እንግዲህ ያው ለምሳሌ ሰዎችን የሆነ ነገር ቢያደርጉ እኛም ከባድ የሆነ የተለየ ጥቃት ነው ማድረስ ብንፈልግ እንግዲህ በብዙ መንገድ ጥቃት ልናደርስበት የምንችላቸው መንገዶች ይኖራሉ ማለት ነው። ከሰዎች ጋር ያለንን ግንኙነት ስንመለከት እና ከዚህ አንፃር እንግዲህ በጣም በጣም በከፍተኛ ሁኔታ እንግዲህ ሼም በደንብ ተረድተን ወይ ደግሞ አውቀን ይሄን የየትኛውም የሚያደርጉብንን ሂደት እንግዲህ እኛም በድጋሜ ወደ ሌላ ሂደት ገብተን እንግዲህ የተለያየ በህይወታችን ላይ ችግር ራሳችን ላይ የምንፈጥርበት ሂደት እንዳይኖር ትልቅ የሆነ ጥንቃቄ ልናደርግ ይገባናል ብዬ አስባለሁና። ከዚህ አንፃር እንግዲህ በጣም በጣም በጥሩ መንገድ ብዙ ነገሮችን አውቀን እና ተረድተን ማየትና መመርመር ይኖርብናል ብዬ አምናለሁ ምክንያቱም ለእያንዳንዱ ነገር እንግዲህ ተጠያቂነታችንን ከፍ የምናደርግበት ሂደት መኖር አለበት ማለት ነው። ምክንያቱም ቶሎ ነገሮችን ስናይ ብዙ እውቀቶችን ስናይ ትልቅ የሆነ አመለካከት እና ትልቅ የሆነ ለውጥ የምናይበት ሂደት ነው ማለት ነው። ስለዚህ ለእያንዳንዱ ነገር እንግዲህ ተጠያቂነታችንን እኛም በደንብ መመርመርና መረዳት የምንችልበት ሂደት አለ ማለት ነው። ስለዚህ ለእያንዳንዱ ነገር እንግዲህ ከፍተኛ የሆነ እውቅና እንዲኖረን ወይም ደግሞ ከፍተኛ የሆነ እውቀት እንዲኖረን በደንብ ማየትና መረዳት የምንችልበትን ሂደት መመርመር ይኖርብናል ማለት ነው። ስለዚህ ከዚህ አንፃር እንግዲህ ከፍተኛ የሆነ ልምድ ባለው መንገድ ትልቅ የሆነ እውቀት እና አስተሳሰባችንን በስነ ስርዓት ለመተግበር እንግዲህ ትልቅ የሆነ ምልከታን ማየትና መመርመር ይኖርብናል ማለት ነው። ስለዚህ ይሄንን ከግንዛቤ ውስጥ አስገብተን እንግዲህ በጣም በጣም ብዙ ነገሮችን ተረድተን ብዙ ነገሮችን አውቀን እንግዲህ በጣም በተቻለን አቅም እንግዲህ ልዩ የሆነ የአሰራር ሂደትንም በደንብ ተረድተን እናውቀን እያንዳንዱ ነገር ሰዎችን ሊጎዳ የሚችለውንም ነገር የምናይበት ሂደት እንግዲህ በተለያየ መንገድ ይኖራል እና ከዚህ አንፃር እንግዲህ ሰዎችም ባላሰብነው መንገድ ሊጎዱን ስለሚችሉ ይሄንን በይቅርታ ብናልፈው በጣም ጥሩ ነገር ነው ብዬ ነው የማስበው። ምክንያቱም አንድ ሰው ጋር ከተጋጨን እንግዲህ ከፍተኛ የሆነ የንግግር ሂደትም ደግሞ ከፍተኛ የሆነ የጥል ሂደት ስንገባ ያ ሰው እንግዲህ በጣም ከፍተኛ ሁኔታ እልህ ውስጥ የምንጋባበት ይኖራል እና እንግዲህ በጣም ባላሰብነው መንገድ የሆነ አንድ ስህተት ሰርተን የእድሜ ልክ ስህተት ሊሆንብን ወይም ደግሞ በጣም ብዙ ጊዜ ህይወታችንን ሊያመሰቃቅል የሚችል ሰው ነገር ልንፈጥር ስለምንችል ይሄንን በግንዛቤ ውስጥ ይዘን እንግዲህ በደንብ ስሜታችንን በተወሰነ በጥሩ መንገድ እንግዲህ ተቆጣጥረን ይቅርታን ብናደርግ እንግዲህ ከፍተኛ የሆነ ከሰዎች ጋር ያለንን መግባባት በጣም ከፍተኛ የሆነ ይጨምራል ብዬ አስባለሁ። እና ከዚህ አንፃር እንግዲህ ልዩ የሆነ የይቅርታ መድረክ ሊኖረን ወይም ደግሞ የይቅርታ አስተሳሰብ ቢኖረን ጥሩ የሆነ ኑሮን የምንኖርበት ሂደት ይኖራልና። ከዚህ አንፃር እንግዲህ ይቅርታ በጣም በጣም ከፍተኛ የሆነ ጥሩ ነገር ነው ብዬ ነው የማስበው። እና ከዚህ እንግዲህ ልዩ የሆነ ይቅርታ የማድረግ ሂደት ከፍተኛ የሆነ ለእኛም ጥቅም ያለበት ያለው ሂደት አለና እና እንደ አጠቃላይ ይቅርታን ማድረጋችንም በጣም ጥሩ የሚሆንበት ሂደት አለ ማለት ነው። ከዚህ አንፃር እና በከፍተኛ ሁኔታ ማድረግ ለሰዎች እንግዲህ ትልቅ የሆነ ጥሩ የሆነ ስሜት አለው ማለት ነው። ስለዚህ በጣም በከፍተኛ ሁኔታ እንግዲህ ይቅርታ ስናደርግ ብዙ ነገሮችን ተረድተን ብዙ ነገሮችን አውቀን ይሆን

እሺ በጣም ጥሩ እንግዲህ ወደ ቀጣዩ ጥያቄ ስንገባ ያው ኢንተርኔት ነው ኢንተርኔትን እንግዲህ ስንመለከት በተለያየ መንገድ ማየት እንችላለን ማለት ነው ኢንተርኔት ብዙ ጊዜ ያው በተለያየ ሂደት ወይም አንተርኔት ሂደት ወይም ደግሞ ኢንተርኔት በብዙ መንገድ የምትጠቀምበት ሂደት አለ ማለት ነው። እና እንደ አጠቃላይ ኢንተርኔት በጣም ከፍተኛ የሆነ ጥቅም ልናገኝበት የሚችልበት በተለያየ የአለም ዳርቻ እስከ አለም ዳርቻ ያሉ የተለያዩ ንገሮችን እውቀቶችንም ሆነ የሚያስፈልጉን ነገሮች በሚገባ የምናይበት ሂደት ደረጃ ወይም ደግሞ አየአንዳንዱ ነገር እንግዲህ አለም ወዴት እየሄደኝ ነው አለም አይነት ደረጃ ላይ ደርሳለች የሚለውን በሚገባ በቀላሉ ከቤታችን ሆነን የምናየው ሂደት አለ ማለት ነው። ስለዚህ ይሄንን ግንዛቤ ከተ አንግድህ በጣም በከፍተኛ ሁኔታ ለራሳችን ትልቅ የሆነ የምናውቀው ማወቅ ያለብን ነገር ወይም ደግሞ መረዳት ያለብን ነገር እንግዲህ በሚገባ መተግበር ይኖርብናል ማለት ነው። ስለዚህ ኢንተርኔትን እንግዲህ በሚገባ በጥሩ መንገድ የምንጠቀምበት ሂደት ይኖራል ማለት ነው። ስለዚህ ኢንተርኔትን በከፍተኛ ሁኔታ መጠቀም ወይም ደግሞ በጣም በጥራት መጠቀም እንግዲህ ትልቅ የሆነ ጥቅም የምናገኝበት ሂደት አለ ማለት ነው። ስለዚህ በሚገባ ኢንተርኔት እንግዲህ ልዩ በሆነ መንገድ መጠቀም ይኖርብናል ማለት ነው። እና ኢንተርኔት በጣም ከፍተኛ የሆነ ጥቅምን ወይም ደግሞ ከፍተኛ የሆነ ጉልህ አስተዋጽኦ ልናገኝበት የምንችለው ነገር ነው ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ ከፍተኛ የሆነ ኢንተርኔት አጠቃቀም ህይወታችንን ልዩ ማድረግ ይኖርብናል ብዬ አስባለው ምክንያቱም ብዙ ጊዜ ኢንተርኔት እንግዲህ በተለያየ ሂደት ብንጠቀመው እንግዲህ ከፍተኛ የሆነ ጥቅም ለማግኘት የምንጠቀምበት ሂደት አለና ይሄ ደግሞ በጣም ልዩ የሚያደርግበት ሂደት አለ ኢንተርኔትን ማለት ነው። ስለዚህ ይሄንን ግንዛቤ ከተን እንግዲህ በጣም በጥሩ መንገድ አንተርኔትን ልንጠቀም የምንችልበትን ሂደት መፍጠር እንችላለን ማለት ነው። እና ጠቅላላ አረግተን ስናይ አንተርኔት በጣም ከፍተኛ የሆነ ጥቅሙ የሚደውል ከፍተኛ የሆነ ገቢ ልናገኝበት የምንችልበት ሂደትም እንደሆነ በደንብ መገንዘብ ይኖርብናል ማለት ነው። እና አንድ አጠቃላይ ይሄ በጣም ትልቅ የሆነ የገቢ ምንጭ የምናደርግበት ሂደት አለ ማለት ነው ኢንተርኔትን ተጠቅመን ብዙ ነገር ስራዎችን መስራት የምንችልበት ሂደት አለ ማለት ነው። ስለዚህ ለእያንዳንዱ ነገር ኢንተርኔት እንግዲህ ከፍተኛ የሆነ ጥቅም እና ጉልህ አስተዋጽኦ የሚያደርግበት ሂደት አለ ማለት ነው። እና ይሄንን ደግሞ በሚገባ ተረድተን አውቀንና በጥሩ መንገድ እንግዲህ ኢንተርኔትን ጥቅም በሚገባ መረዳትና ማወቅ ትልቁን ቦታ ይወስዳል ማለት ነው። ስለዚህ ይህንን በተገቢው መንገድ እንግዲህ መስራት ይኖርብናል ብዬ አስባለው ምክንያቱም ብዙ ነገሮችን ለመለወጥ እንግዲህ ኢንተርኔት ከፍተኛ የሆነ ጥቅም ያለው እና በጣም በብዙ መንገድ አገልግሎት ላይ ልናወራ የምንችለው የስነ ሂደት ነው ማለት ነው። ኢንተርኔት ስንጠቀም እና ከዚህ አንፃር እንግዲህ ከፍተኛ የሆነ ገቢም ሆነ ከፍተኛ የሆነ ልምድ የምናገኝበት ሂደት ማለት ነው። ኢንተርኔትን ስንመለከት እና እንደ አጠቃላይ በጣም ጥሩ የሆነ ኢንተርኔት አጠቃቀም ህደት ወይም ደግሞ በጣም ጥሩ የሆነ ኢንተርኔትን ልንጠቀምበት የምንችልበት መንገድ እንግዲህ በሰፊው ማየት የምንችልበት ሂደት አለ ማለት ነው። ስለዚህ ይሄንን ገንዛቤ ውስጥ ከተን እንግዲህ ከባድ የሆነ የአጠቃቀም ሂደት ወይም ደግሞ በጣም ልዩ የሆነ የአጠቃቀም ሂደት እንግዲህ ይገባናል ማለት ነው ኢንተርኔትን እና እንደ አጠቃላይ ኢንተርኔት ትልቅ የሆነ ጥቅም በጣም በሚገባ ትልቅ ገቢ ምንጭ ያደረግንበት ያለንበት ሂደት አለ ማለት ነውነው። ስለዚህ ያው ኢንተርፕረነር የማይሆን ነገር የሚጠቀሙ ሰዎች ነው የሚለው እኮ እንግዲህ ጉዳቱን እኮ እንግዲህ ሰዎች ያንን የጉዳቱን ሂደት በጣም የሚጠቀሙበት ሁኔታ አለና ይሄ ደግሞ በጣም ትልቅ የሆነ የተሳሳተ የአሰራር ሂደት ነው ብዬ ነው የማስበው። ምክንያቱም ሰዎች እንግዲህ በጣም በብዙ ነገር የምንልልበት ሂደት አለ ማለት ነው። ስለዚህ ይሄንን በጣም በተቻለ መጠን እንግዲህ ከመታለል ተቆጥቦ ነው ወይም ደግሞ ከመታለል ድነን ብዙ ነገሮችን ለመስራት እንግዲህ ትልቅ የሆነ አስተሳሰብን መለወጥ ይኖርብናል ብዬ አምናለሁ ስለዚህ ለእያንዳንዱ ነገር ከፍተኛ የሆነ ውጤት እንድናገኝ ወይም ደግሞ ከፍተኛ የሆነ የእውቀት ደረጃ እንድናገኝ እንግዲህ በሚገባ ኢንተርኔትን መጠቀም ይኖርብናል ማለት ነው። ስለዚህ ለእያንዳንዱ ነገር ኢንተርኔት ከፍተኛ የሆነ ድርሻ አለው ማለት ነው። እና በተገቢው መንገድ አንተርነትን ጥቅም ከተረዳን ካየን ብዙ ነገሮችን ለመለወጥ ብዙ ነገሮችን ለመረዳት ከፍተኛ የሆነ ጥቅም እንድናገኝ የምንሰራበት ሂደት ይኖራል ማለት ነው ስለዚህ እንደ አጠቃላይ ይሄንን እንግዲህ የኢንተርኔት አጠቃቀም ሂደት ከፍተኛ ጥቅም እንዳልኩት አግኝተን በጣም በተቻለ መጠን ሰዎች እንግዲህ ሊጠቀሙ የሚችሉበትን ሂደት እንግዲህ በጣም በተገቢው መንገድ መሳራት ወይም ደግሞ ማስተካከል ያለብን ሂደቶች ስላሉ ኢንተርኔትን በከፍተኛ ሁኔታ እንግዲህ በሀገራችን የሚሳፋበት ሂደትን በደንብ ብዙ ማህበረሰባን የሚጠቀሙበት ሂደት ስላለ ይሄንም እንግዲህ አንዱ ትልቅ ለውጥ የምንለውበት ሂደት አለ ማለት ነው። ምክንያቱም ሰው ልጅ ያላወቀው ነገር በቀላሉ ኢንተርኔት ካለ ከፍተኛ የሆነ እውቀት የሚሰበስብበትና የሚያይበት ሂደት ስላለ ይሄ በጣም ትልቅ የሆነ

እሺ በጣም ጥሩ እንግዲህ ወደ ቀጣዩ ጥያቄአችን ስንገባ እንግዲህ ሶፍትዌር የሚል ነው እንግዲህ ሶፍትዌርን ስንመለከት በጣም በብዙ መንገድ ልንጠቀምበት እና ልንገለገልበት የምንችልበት ሂደት አለ ማለት ነው። እንግዲህ ሶፍትዌር ስናየው ብዙ ጊዜ ብዙ ነገሮችን አውቀን ወይመ ደግሞ ትንታኔ ይዘን በጣም በብዙ የአለም ሀገራት ያሉትን ሰዎች በሚገባ በአንድ በኩል የመያዝ አቅም ያለው ሂደት ነው። ማለት እንግዲህ ሶፍትዌር ስንመለከት እንግዲህ የተለያዩ ሶፍትዌሪዎች አይነት አሉ ማለት ነው። ለምሳሌ ስንመለከት የተለያዩ ምርቶችን እና ያሉንን የተለያዩ አይነት የምርት አይነቶችን እንግዲህ በሚገባም የምንአስተዋውቅበት በሶፍትዌር ሆናል እና እዛው ላይ ደግሞ በሚገባ ተመልክተው ያንን የሚፈልጉ እቃውን የሚፈልጉ እንግዲህ በሚገባ የሚገዙበት ሂደት አለ ማለት ነው። ስለዚህ ይሄ እንግዲህ አሁን በጣም ልዩ የሆነ ሶፍትዌር የሚሆንበት አለ ማለት ነው። እንዲሁም ደግሞ በጣም ከባባድ የሆነ የሶፍትዌር አይነቶችን በደንብ ማየት እንችላለን እና እንደዚህ አይነት እንግዲህ ብዙ ነገሮችን ይዘው ብዙ ለሰው ልጅ የሚጠቅም እና ብዙ ምርትን ይዘው እንዲሁም ደግሞ ብዙ አክልግሎትን ይዘው እንዲሁም ደግሞ በጣም የተለያዩ እቃዎችን በሚገባ ይዘው እንግዲህ ለሰዎች በጣም ተደራሽ የሚያደርጉበት ሂደት በጣም ከፍተኛ የሆነ ልምድና ክህሎት ያላቸው መሆኑን በደንብ የምናይበት ሂደት አለ ማለት ነው። ስለዚህ እንግዲህ የዚህ የሰፍትዌር አይነት በጣም በጣም ከፍተኛ የሚሆንበት ሂደት አለ ማለት ነው። እና የተለያዩ ሶፍትዌሮችን ስንመለከት እንግዲህ ከባድ የሆነ የሰዎችን በተለያየ መንገድ ሰዎች ከየትኛውም አልሆነው እንዲገናኙና ብዙ ነገሮችን እንዲሸሻጡ የሚያደርግ የሶፍትዌር አይነት ነው ማለት ነው። ስለዚህ የዚህ ሶፍትዌር እንግዲህ ሂደት በጣም በጣም ትልቅ የሆነ ጥቅም እና በተለያየ መንገድ እንግዲህ የምፈልገውን ነገር ልናገኝ የምንችልበትን ሂደት እንግዲህ በደንብ የምንጠቀምበት ሂደት አለ ማለት ነው። ስለዚህ የነኚህ አይነት ሶፍትዌሮች እንግዲህ በጣም ከፍተኛ ሁኔታ ልንገለገልባቸው ወይም ደግሞ ልንጠቀምባቸው የምንችላቸው የሶፍትዌር ናቸው ማለት ነው። እና እንደ አጠቃላይ ጥሩ የሆነ የሶፍትዌር አይነት በሚገባ ልንጠቀምና ልንገልገል የሚችልበት ሂደት አለ ማለት ነው። እና በዋናነት ሶፍትዌሮቹ በጣም በጣም ከፍተኛ የሆነ እውቀትና ልምድ ይዘን ለመስራት የምንፈልግበት ሂደት ይኖረዋል እና እንደ አጠቃላይ እንግዲህ አነዚህ ሶፍትዌሮች ስንመለከት ብዙ አገልግሎት እና ብዙ እውቀትን የሚሰጡን ናቸው ማለት ነው። ለምሳሌ እንግዲህ ያው ለምሳሌ ፌስቡክን ብንመለከት እንግዲህ በጣም ከባድ የሆነ ሶፍትዌር ነው ማለት ነው። ምክንያቱም በጣም በጣም ትልቅ የሆነ መገበያያ ሂደት ያለው ወይም ደግሞ ትልቅ የሆነ ብዙ ነገሮችን ልናገኝበት የምንችልበት ትልቅ የእሳቢ ሂደት አለው ማለት ነው። ስለዚህ የዚህ የሶፍትዌር አይነት እንግዲህ በጣም በጣም ልዩ የሆነ የምንሰራበትን ብዙ አገሮችን የምናይበትና የምንሰራበት የሶስትዌር አይነት ነው ማለት ነው። ስለዚህ ይሄን ሶፍትዌር እንግዲህ በጣም ከፍተኛ ሁኔታ እንግዲህ አለም ህዝብ ሙሉ ሙሉ እንደውም ከባድ የሆነ የ ሰንጠረዥን ወይም ደግሞ የሽያጭ ሰንጠረዥን የሚይዝበት ሂደትን እምንመለከትበት ይሄ ስራል ማለት ነው። ስለዚህ በጣም ከፍተኛ ሁኔታ እንግዲህ ጥሩ የሆነ እውቀትና ልምድ እንዲኖረው የምናደርግበት ሂደት አለማለት ነው ምክንያቱም ብዙ ሰዎች እንግዲህ የተሻለ እውቀትና ልምድ ሲያገኙ ብዙ ነገሮችን ማየትና መገምገም የሚችሉበት ሂደት አለ ማለት ነው። ስለዚህ ለእያንዳንዱ ሰው እንግዲህ በጣም በጣም ከፍተኛ የሆነ ልምድና ክህሎትን የምናይበት ሂደት አለ ማለት ነው። እና በዋናነት ሶፍትዌሮቹን እንግዲህ ይሄ በሚገባ ስንመለከት ብዙ ነገሮችን አውቀን ብዙ ነገሮችን ተረድተን እያንዳንዱን ነገር እንግዲህ በጣም በተቻለ መጠን እንግዲህ ማወቅ እና መገንዘብ ይኖርብናል ማለት ነው። ስለዚህ ከዚህ አንፃር እንግዲህ ብዙ ሶፍትዌሮችን ስንመለከት በጣም ብዙ እቃቸውን የሚያስተዋውቁ እንዲሁም ደግሞ የተለያዩ ካምፓኒያቸው ሊሆን ይችላል ወይም ደግሞ የተለያዩ መስሪያ ቤት አይነቶችን ድርጅቶቻቸውን እንዲሁ ደግሞ ያመረቱት ስምምት እንዲሁ ደግሞ የተለያዩ ማሽን የፈጠሩትን ማሽኖች ሊሆን ይችላል የሚሸጡትን ማሽን ሊሆን ይችላል እንዲሁም ደግሞ የተለያዩ አገልግሎት ሊሰጥ የሚችሉ ለሰው ልጅ በጣም ጠቃሚ የሰው ልጅን በቀላሉ ሊረዱ የሚችሉ የሶፍትዌር አይነቶችን እንግዲህ የሚፈጥሩበት ሂደት አለ እና ይሄ ደግሞ በጣም ልዩ የሚሆንበት ሂደት አለ ማለት ነው። ምክንያቱም የአንዳንዱ ሶፍትዌር አይነት እንግዲህ ብዙ እውቀትና ልምድ ይጨበጠ የማህበረሰብ ክስርን እንግዲህ በጣም የሚረዳበት እና የሚያግዝበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር ከፍተኛ እውቀትና ልምድ በደንብ መኖር ያለበት ሂደት ስላለ ይህንን ከግንዛቤ ውስጥ ከተን እንግዲህ በጣም በጣም በጥሩ መንገድ እንግዲህ ልዩ የሆነ የስራ ሂደትን የምናከናውንበት ሂደት አለ በእነኚህ ሶፍትዌሮች ማለት ነው። ስለዚህ እንግዲህ ከዚሁ ጋር ተያይዞ በጣም ከባባድ እንግዲህ ሶስት ቴሮችን ስናይ እንግዲህ ያው ለምሳሌ በሶፍትዌር አማካኝነት በሚገባ የሚገበያዩት ለምሳሌ እንደነ አማዞን እንደነ አሊባባን ስናል በጣም ከፍተኛ የሆነ ግብይት የሚፈጥሩበት ሂደት አለ ማለት ነው። ይሄ እንግዲህ በጣም ትልቁን የሶፍትዌር ሂደት ተጠቅመው ነው እንግዲህ ብዙ ሽያጭን የሚተገብሩት ማለት ነው። ስለዚህ እንደኛ ያሉ ሽያጭ የሚሰሩ እንዲሁ ደግሞ እምርታቸውን የሚያስተዋውቁ የተለያዩ ሶፍትዌሮችን እንግዲህ በሚገባ የፈጠሩና ብዙ ሙያተኛ የሆኑ ሰዎች እንግዲህ ትልቅ የሆነ ጥቅም የሚያገኙበት ሂደት

እሺ በጣም ጥሩ እንግዲህ "አመትን" የሚል ጥያቄ ነው እንግዲህ አመት ስንመለከት በጣም እንግዲህ በህይወታችን ስንኖር እንግዲህ ከተወለድን ጀምሮ እንግዲህ አንድ ቀን ብለን ወይም ደግሞ አንድ የተወልድናትን ደቂቃ ጀምረን ከዛ አንድ ሰዓት ብለን ከዛም አንድ ቀን የምንሄድበት ሂደት አለ ማለት ነው ከዛም አለፍ ስንል እንግዲህ በወራት እንግዲህ አንድ ወር የምንልበት ሂደት አለ እንዲሁም ስድስት ወር ከዛም አንድ አመት የሚለው ደረጃ ላይ እንደርሳለን ማለት ነው እንግዲህ ከተወለድን አንድ አመት ሆነን እንግዲህ ጥሩ ልደት ማክበር አለብን መላው ቤተሰብ በሚገባ እኛን የተወለድነውን ልጆች በጣም በጥሩ መንገድ የሚያከብርበት ሂደት አለ ማለት ነው። እንዲሁም ደግሞ ብዙ የአመታችንን ሂደት እንግዲህ እየቆጠርን ወይ ደግሞ ጥሩ መንገድ እየተጓዝን እንግዲህ እድሜያችን በጣም እያደገ ወይም ደግሞ አመታትን እያስቆጠረ ስንሄድ እንግዲህ በጣም ብዙ ነገሮችን አውቀን እኛም ብዙ ነገሮችን ተረድተን እኛም የተሻለ እውቀትና የተሻለ ልምድ ልክ ቤተሰቦቻችን እንደያዙት ሁሉ እኛም በጥሩ መንገድ እንደውም ከእነሱ በተሻለ መንገድ ለመያዝ ጉጉት ኖሮን በሚገባ ብዙ ነገሮችን ለመለወጥና ለመተግበር እንግዲህ ከፍተኛ የሆነ ጉልህ የሆነ አስተዋጽኦ ልናደርግና ልንረዳ ይገባናል ማለት ነው። ስለዚህ ከዚህ አንፃር በጣም በጣም ከፍተኛ የሆነ እውቀትና ልምድ በደንብ ይዘን እንግዲህ በጣም በከፍተኛ ሁኔታ እያንዳንዱን ነገር እንግዲህ በጣም በልዩ እድገትና በልዩ አስተሳሰብ ከፍተኛ የአመታትን ሂደት ወይም ደግሞ የልምዳችንን በጣም በከፍተኛ የሙያ ሂደት ውስጥ እንግዲህ አስቆጥረን ብዙ ነገሮችን ተረድተን ብዙ ነገሮችን አውቀን ለእያንዳንዱ ነገር መፍትሄ የምንፈጥርበት ሂደት አለ ማለት ነው፤ እና ከዚህ አንፃር እንግዲህ በጣም በጣም ልዩ የሆነ የእውቀት ክህሎት እንዲኖረን ወይም ደግሞ አመለካከት እንዲኖረን የምናደርግበት ሂደት አለ ማለት ነው። ስለዚህ ለእያንዳንዱ ነገር እንግዲህ በጣም ልዩ የሆነ የእውቀት ደረጃ እና የእውቀት አስተሳሰብን እንግዲህ በጣም በጣም በከፍተኛ ሁኔታ ልንጠቀምና ልንገለገልበት የምንችልበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር በጣም እንግዲህ ብዙ ነገሮችን እንዳየነው ሁሉ ያው አመታት የሚቆጠሩበት ሂደት አለ ማለት ነው። ለምሳሌ በትምህርት አለም ላይ ስንሰማራ እንግዲህ በጣም ብዙ ነገሮችን አይተን ብዙ ነገሮችን ተረድተን እንግዲህ በጣም ብዙ የአመታትን አሳልፈን እንግዲህ ወደ ተለያዩ ትላልቅ ተቋማት ራሱ ልንሄድ የምንችለው ማለት ነው። ስለዚህ ያን ጊዜ ላይ እንግዲህ ጥሩ የሆነ የእውቀት ደረጃን ወይም ደግሞ እውቀት ምንነትን በደንብ አይተን እንግዲህ ተረድተን እያንዳንዱን ነገር በጣም በከፍተኛ ሁኔታ ልምድን ይዘን ወይም ደግሞ ትልቅ የሆነ ግንዛቤን ይዘን እያንዳንዱን ነገር መረዳት የምንችልበት ሂደት ይኖራል ማለት ነው። ስለዚህ ከዚህ አንፃር እንግዲህ ብዙ ነገሮች አይተን ወይም ደግሞ ተረድተን በጣም በልዩ መንገድ እንግዲህ እያንዳንዱን ነገር መስራትና መተግበር የምንችልበት ሂደት ይኖራል ማለት ነው። ስለዚህ በየአመታቱ እንግዲህ በየ የምንሰራበት የስራ ዘርፍ ውስጥ ማለት ነው ከፍተኛ የሆነ እውቀትና ልምድን በደንብ አካብተን በደንብ ይዘን እንግዲህ እያንዳንዱን ነገር የምንሰራበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ በጣም ልዩ የሆነ እውቀትና ልዩ የሆነ ልምድ በደንብ መያዝ እና መተግበር ይኖርብናል ማለት ነው። ስለዚህ ለእያንዳንዱ እውቀታችን በጣም ጥሩ የሆነ እውቀታችንን ሰፋ አድርገን ለእያንዳንዱ ነገር ልምድና ክህሎት እንዲኖረን የምናደርግበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር እንግዲህ በጣም በጣም ከፍተኛ የሆነ ጥቅም እና ሂደት ያለውን የስራ ሂደት እንግዲህ በጣም በተግባራዊነት ያው አመታትን አስቆጥረን በተለያዩ የስራ መስኮች ላይ ምንሰማራበት ሂደት ይኖራል፤ እና ስለዚህ ከዚህ አንፃር በጣም ከፍተኛ የሆነ የእውቀት እና የአስተሳሰብ ለውጥ እንግዲህ የምናደርግበት ሂደት መኖር አለበት ማለት ነው። ምክንያቱም ብዙ ነገሮችን ስናስብ ብዙ ነገሮችን ስናይ ከፍተኛ የሆነ ልምድና ከፍተኛ የሆነ ብልሃት እንግዲህ የሚኖርበት ሂደት አለ፤ እና ስለዚህ ይሄንን ከግንዛቤ ውስጥ አስገብተን እንግዲህ አመታትን እያስቆጠርን አመታት ሲወልዱ እንግዲህ በጣም በከፍተኛ ሁኔታ እኛ እድሜያችንም እየጨመረ እኛም እያደግን ብዙ ነገሮችን እያወቅን ብዙ ነገሮችን እየተረዳን እንግዲህ እያደግን የምንሄድበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ ከፍተኛ የሆነ የእውቀት ወይም ደግሞ የልምድ ሂደትንም እንግዲህ በደንብ በተግባራዊነት እንግዲህ አይተን ለየት ባለ መንገድ ተግባራዊ አርግተን የምንሰራበት ሂደት ይኖራል ማለት ነው። ስለዚህ ከዚህ አንፃር በጣም በጣም ልዩ የሆነ አስተሳሰብ እና እያንዳንዱ ነገር የምንረዳበት ሂደት እንግዲህ በጣም እያደገ እድሜያችን በሄደ ቁጥር ወይም ደግሞ አመታት እየጨመሩ በሄደ ቁጥር በጣም ክፍተኛ የሆነ የሙያ ክህሎት ያለው ባለሙያ እንግዲህ የምናይበትና የምንረዳበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ በጣም ጥሩ የሆነ የእውቀት እና የግንዛቤ ሂደት መኖር አለበት ማለት ነው፤ እና እንደ አጠቃላይ ልዩ የሆነ የእውቀት ደረጃን ወይም ደግሞ የእውቀትን ምልከታ በደንብ ተረድተን ወይም ደግሞ አውቀን ማየትና መገንዘብ የምንችልበትን ሂደት መኖር አለበት ማለት ነው፤ እና ጠቅለል አርግተን ማወቅና መረዳት ይኖርብናል ማለት ነው።

እሺ በጣም ጥሩ እንግዲህ ቀጣዩን ጥያቄ ስናይ ይሄ ጥሬ ገንዘብ የሚል ነው እንግዲህ ጥሬ ገንዘብን ስንመለከት ያው በሚገባ በካሽ የምንይዘው ወይም ደግሞ በእጃችን ይዘን የምንቀሳቀሰው ነው ማለት ነው። እንግዲህ ጥሬ ገንዘብን ስናየው ብዙ ጊዜ የተለያዩ ነገሮችን ልንገዛው ደግሞ በተለያዩ ሁነት ውስጥ ስንጠቀም ያው በተለይ አሁን ሂደት ያው ቴክኖሎጂ ሂደቱ በጣም የተቀላጠፈና ጥሩ የሆነ አካሄድ የመጣበት ሂደት መኖሩ ነው እንጂ በጣም ያኔ ላይ በጣም ከፍተኛ ሁኔታ ከተወሰነ አመታት በፊት በሚገባ ያው እያንዳንዱ ብሩን ሰው ይዞ የሚንቀሳቀስበት ወይም ደግሞ የሚፈልገውን ነገር ሊገዛ ሲያስብ ያንን ብር በሚገባ ይዞ የሚሄድበት ሂደት አለማለት ነው። ስለዚህ ያ ሂደት እንግዲህ በጣም ከፍተኛ የሆነ የ ጥሬ ብር የመያዝ ወይም ደግሞ ሰዎች በጣም ከፍተኛ ሁኔታ የሚዘራፉበት እንዲሁ ደግሞ የሚነጠቁበት እንዲሁም ደግሞ በሚገባ ሰዎችን ደብድቧቸው ብራቸውንና እንደውም ከዚህም አልፎ አካላቸውን የሚጎዱበት ሁኔታ አለ ማለት ነው እንግዲህ ይሄ በጣም አስቸጋሪ የሚሆንበት ሂደት አለው ማለት ነው ምክንያቱም እያንዳንዱ እውቀታችን እንግዲህ በጣም በብዙ መንገድ ልናሻሽል እንዲሁም ደግሞ ልንተገብር የምንችለው እንግዲህ በዋናነት እያንዳንዱ ነገር በተገቢ መንገድ ስንጠቀመው እና ያ ጊዜ ላይ እንግዲህ ያው የምንፈልገውን ነገር ልንጠቀም ስንፈልግ ግዴታ እንግዲህ ጥሬ ገንዘብ ይዘን በእጃችን ወይም ደግሞ በተለያዩ ቦርሳዎች ሊሆኑ ይችላሉ በሚያስፈልጉ ነገሮች ይዘን የምንቀሳቀስበት ሂደት አለ ማለት ነው። በዚህ ጊዜ እንግዲህ ያው ሌቦችን እንግዲ በጣም በከፍተኛ ሁኔታ ሰዎችን የሚነጥቁበት ወይም ደግሞ የሚዘርፉበት ሂደት አለ። መቀላሉ ማለት ነው። ስለዚህ ይህንን ሌቦች የሚያደርጉት ስራ እንግዲህ በጣም በጣም በከፍተኛ ሁኔታ እንግዲህ አይተንና እያንዳንዱ ተግባራቸውን በልዩ መንገድ እንግዲህ ተረድተን ወይም ደግሞ አውቀን ይህንን ተግባራቸውን በጣም በከፍተኛ ሁኔታ ልናቆም ማንችልበት ሂደት ይኖራል ማለት ነው። ስለዚህ እነኚህ የሌቦች ሂደት ወይም ደግሞ ሌቦች በጣም ከፍተኛ የሆነ ሰዎችን የመዝረፍ እና ብዙ ገንዘባቸውን የማሳጣት ሂደት አለ ማለት ነው። ያው አሁን አሁን ላይ ራሱ በሚገባ ቢያንስ ብር እንኳን በደንብ አያገኙም ስልክና የተለያዩ ትናንሽ በርሳዎችንም እንግዲህ የሚዘርፉበት ሂደት ይኖራል ማለት ነው። ስለዚህ ከዚህ አንፃር እንግዲህ ያው ይሄ በጣም ችግር የሚሆንበት ሂደት ነበር ማለት ነው። ጥሬ ብር ይዘን ስንቀሳቀስ ማለት ነው። ስለዚህ ያው ቴክኖሎጂ አሁን በሚገባ በመምጣቱ በጣም በጥሩ መንገድ እንግዲህ የምንፈልገውን ነገር ስልካችንን ብቻ ይዘን የምንፈልገውን ገንዘብ ለምንፈልገው አካል ወይም ደግሞ ልንገዛው ለፈለግነው ነገር በሚገባ ልከንለት ያው ገንዘባችንን በሚገባ በእጃችን መያዝ ሳይጠበቅብን በስልካችን ብቻ በቀላሉ ልከን ወደ ምንፈልገው የስራ ዘርፍ የምንሄድበት ወይም ደግሞ የገዛነውን ነገር በጥሩ መንገድ ይዘን የምንቀሳቀስበት ሂደት አለ ማለት ነው። ስለዚህ ይሄ በጣም ትልቅ ቦታ ያለው ነገር ነው ማለት ነው። እና እንደ አጠቃላይ በጣም የተሻለ ለውጥ እና የተሻለ ልምድ የምናካበትበት ሂደት አለው ማለት ነው። ስለዚህ እያንዳንዱን ነገር እንግዲህ ከግንዛቤ ውስጥ ከተን ብዙ ነገሮችን በሚገባ ተመልክተን እንግዲህ ለእያንዳንዱ እውቀት እና ለእያንዳንዱ ልምድ እያንዳንዱን ስርዓት ያለው ሂደትን በደንብ ተመልክተን ማየትና መመርመር የምንችልበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ በጣም በከፍተኛ ሁኔታ እንግዲህ እያንዳንዱን ስራችንን ደግሞ ልምዳችንን በጣም በተቻለ መጠን ብዙ ነገሮችን የምንለይበት ወይም ደግሞ ምንረዳበት ሂደት ይኖራል ማለት ነው። ስለዚህ ይሄን እንግዲህ አስመልክቶ በጣም ከፍተኛ የሆነ ልምድ ባለው ባለሙያ እንግዲህ ብዙ ነገሮችን አውቀን እና ተረድተን የእያንዳንዱን ነገር መተግበር የምንችልበት ሂደት አለ ማለት ነው። ስለዚህ ይሄንን አስመልክቶ እንግዲህ በጣም ከፍተኛ የሆነ ልምድ ያለው ባለሙያ ስንሆን ወይም ደግሞ ጥሩ የሆነ ምልከታ ያለው ሰው ስንሆን እንግዲህ ብዙ ነገሮችን የማስተዋል እና ብዙ ነገሮችን የማሰብ ሂደታችን በጣም ከፍተኛ የሚሆንበት ሂደት አለ ማለት ነው። እና ከዚህ አንፃር እንግዲህ ብዙ ነገሮችን አውቀን ብዙ ነገሮችን ተግባራዊ ማድረግ የምንችልበት ሂደትን በደንብ መፍጠር ይኖርብናል ማለት ነው። እና ከገንዘብ ጋር ተያይዞ ወይ ደግሞ ከጥሬ ገንዘብ ጋር ስናይ በጣም በከፍተኛ ሁኔታ እንግዲህ አሁን አሁን ለይሄ የጥሬ ገንዘብ የመያዝ ሂደት በሚገባ የቀረበት ሂደት አለ ማለት ነው። እና በቀላሉ ሰዎች ያው በቃ በተለያዩ ክፍያዎች የሚከፍሉበት ሂደት አለ ማለት ነው። አልፎ አልፎ ለምሳሌ አሁን የተለያዩ ንግድ ያልገባቸው ወይም ደግሞ በጣም ትናንሽ የገጠራማ ቦታዎች ላይ ያሉ የተለያዩ ከተሞችን ስንመለከት እንግዲህ ያው ለምሳሌ አንድ የንግድ የተሰማሩ ሰዎች እንግዲህ በሬ ሊገዙ ቢፈልጉ ያው የገጠሩ ማህበረሰብ ያን ያህል እውቀቱ በደንቡ ስለሌለው የገንዘብ ግዴታ ይዘው ካልተገበሩ እሺ የማይሉበት ሂደት ስላለ ይሄ ይሄ ብቻ ትንሽ አንዳንድ አስቸጋሪ ቦታዎች የሚፈጠሩበት ሂደት አለ ማለት ነው እና በጊዜ ሂደት እንግዲህ ሰው እየተግባባ እየገባሁ የሄደበት ሂደት አለማለት ነው እና ጥሬ ገንዘብ እንግዲህ ብዙ ነገሮችን ምንጠቀምበት ወይንም ደግሞ ልናገለገለን ልንገለገልበት የሚገባ በተለያየ መንገድ ነው ማለት ነው ጥሬ ብር እና አጠቃላይ ይሄንን ይመስላል የጥሬ ብር ሂደት።

እሺ በጣም ጥሩ እንግዲህ ወደ ቀጣዩ ጥያቄአችን ስንገባ ያው የመታጠቢያ የሚል ነው እንግዲህ መታጠቢያ ስንመለከት በጣም ከፍተኛ ሁኔታ እንግዲህ ሰውነታችንን እንዲሁም ደግሞ የተለያየው እንድንጸዳዳ የምፈልጋቸውን የሰውነት አካላችንን በሚገባ የምንጸዳዳበት ወይም ደግሞ የምንታጠብበት ሂደት አለማለት ነው። ስለዚህ እንግዲህ በጣም ከፍተኛ ሁኔታ ብዙ ነገሮችን አይተን ብዙ ነገሮችን ተረድተን እያለ አሉን የምናስበውንና የምናስተውለው ነገር በጣም በከፍተኛ ሁኔታ ተረድተን እንዲሁ ደግሞ አውቀን ብዙ ነገሮችን የምናይበትና የምንረዳበት ሂደት አለ ማለት ነው። ስለዚህ ይሄንን የግንዛቤ ውስጥ አስገብተን እንግዲህ በጣም ከፍተኛ ሁኔታ ብዙ ነገሮችን ተረድተን ብዙ ነገሮችን አውቀን እያንዳንዱን ነገር በተቻለ አቅም እንግዲህ ብዙ እውቀትና ልምድን ይዘን እንግዲህ በጣም ከፍተኛ ሁኔታ እየፈጠንን ወይም ደግሞ እያወቅን እያንዳንዱን ነገር እየተረዳን የምንሄድበት ሂደት አለ ማለት ነው። ስለዚህ ይሄ ደግሞ በጣም ከፍተኛ የሆነ ትልቅ የሆነ ጥቅም የምናይበት ወይም ደግሞ ጥቅም የምናገኝበት ሂደት አለ ማለት ነው። ከዚህ አንፃር እንግዲህ ብዙ ነገሮችን ተነተን ብዙ እውቀቶችን ይዘን እንግዲህ በጣም በከፍተኛ ሁኔታ እናውቅና እንረዳ የምንችለውን ነገር እንግዲህ ብዙ ነገሮችን አይተን ወይም ደግሞ ተገንዝበን በጣም በሚገባ እንግዲህ የምንኖርበትን ሂደት በደንብ እናያለን ማለት ነው። ከዚህ ጋር ጎን ለጎን እንግዲህ ደግሞ በሚገባ እንግዲህ ስንኖር ያው ፈታ ብለን ሰውነታችንን ጸዳ አድርገን እንዲሁ ደግሞ እኛ ራሳችን ጸዳ ብለን እንዲውም ደግሞ ብዙ ነው የልብስ የምንለብሳቸውን ሂደቶች የልብስ አይነቶችን በጣም ፎ አርግተን እንግዲህ ያው የምንለውበት ሂደት አለ ማለት ነው። ስለዚህ እንግዲህ ይሄንን ለማድረግ ደግሞ አሪፍ የሆነ መታጠቢያ ቦታውን ደግሞ ያስፈልገንን የምናጸዳበት ቦታ በሚገባ ያስፈልገናል ማለት ነው። ስለዚህ ይሄንን ቦታ እንግዲህ በጣም በጥሩ መንገድ ለየት ባለ መንገድ የምናስተካክልበት እና የምናሳምርበት ሂደት ይኖራል ማለት ነው። ስለዚህ በዋናነት መታጠቢያችን እንግዲህ በጣም ፉ አድርግተን ደግሞ ጽድት አድርግተን በተቻለን አቅም ለየት አድርግተን እንግዲህ ማየት እና መገንዘብ የምንችልበትን ነገር እንግዲህ በጣም ከፍተኛ ሁኔታ ምናይበትና ምንረዳበት ምንረዳበት ሂደት አለ ማለት ነው ስለዚህ በዋናነት እያንዳንዱን ጥያቄ እና ለእያንዳንዱ ሂደት እንግዲህ ትልቅ የሆነ ለራሳችን ምላሽ የምናይበትና የምንረዳበት ሂደት አለ ማለት ነው። ስለዚህ በዋናነት ይሄንን ትልቅ የሆነ እውቀትና ትልቅ የሆነ ግንዛቤ እንግዲህ በጣም በከፍተኛ ሂደት ውስጥ እንግዲህ ማየትና መገምገም የምንችልበት ሂደት አለ ማለት ነው። ስለዚህ እንግዲህ ያው ወደ የምንተጣጠብበት ቦታዎች ስንመለከት እንግዲህ በጣም ብዙ አይነት ቦታዎች ይኖራሉ ማለት ነው። ለምሳሌ ለምሳሌ በተለያዩበት መንግስት አካላት የሚሰሩ ጽድት ያሉ የሻወር ቦታዎች አሉ ማለት ነው እና በጣም እነኛም ተመራጭ የሚሆኑበት ሂደት አለ። ነው እንዲሁ ደግሞ በራሳችን በግለሰብ ደረጃ እንግዲህ በጣም ፋ ያለች መታጠቢያ ቦታ ወይም ደግሞ ሻወር የምንወስድባት ልዩ የሆነች ቦታን በሚገባ አስገምተን ያው እኛ በጣም በጸዴ የሆነ ሁኔታ እንግዲህ የምታጠብበት ሂደት አለ ማለት ነው። ስለዚህ ይሄ ደግሞ በጣም ትልቅ የሆነ ደስታን የሚሰጠን ወይም ደግሞ ስሜታችንን በደንብ የሚያረካው ማለት ነው ስለዚህ ከዚህ አንፃር እንግዲህ ብዙ ነገሮችን አውቀን እና ተረድተን እያንዳንዱን ልምዳችንን እንግዲህ በጣም በከፍተኛ ሁኔታ ፉ አድርግተን የምንቀጥልበትና የምንረዳበት ሂደት ስላለ በዋናነት ላይ እያንዳንዱ ነገር ትልቅ ምሳሌ የምንሆንበት ሂደት አለ ማለት ነው። ስለዚህ ለእያንዳንዱ በታች ለእያንዳንዱ ልምዳችን ከፍተኛ የሆነ የሙያ ክህሎት እና የአስተሳሰብ ለውጥ እንግዲህ በጣም ትልቁ ማየትና መገንዘብ የምንችልበት ሂደት አለ ማለት ነው ስለዚህ ከዚህ ጋር ተያይዞ በጣም ብዙ ነገሮችን ተረድተን ብዙ ነገሮችን አውቀን ለእያንዳንዱ ነገር ቦታና ግንዛቤን የምንሰጥበት ሂደት አለማለት ነው ስለዚህ የምንታጠብበትን ቦታ እንግዲህ በጣም በከፍተኛ ሁኔታ ወይም ደግሞ የምንጸዳዳበትን ቦታ እንግዲህ በጣም ፋ ባለ መንገድ እንግዲህ በተለያየ ቦታ የምንሰራበት ሂደት አለ ማለት ነው። ስለዚህ እንግዲህ እኛ እንግዲህ ለምሳሌ ገላችንን መታጠብ ብንፈልግ ለሊት ለምሳሌ መታጠብ ብንፈልግ በሚገባ ውሃውን እንግዲህ አሪፍ አድርግተን ለብ አድርግተን ሞቅ እንዲለን እንግዲህ በተቻለ መጠን ይሄን ፋ አርግተነው በጣም በጥሩ መንገድ እንግዲህ ይሄንን ተገቢ የሆነ የቦታ ሂደት ደግሞ እያንዳንዱን የምንሰራውን የአመለካከት ሂደትንም ሆነ ብዙ ነገሮችን ለመቀየር እንግዲህ አእምሮአችን በጥሩ አስተሳሰብ እና በጥሩ ግንዛቤ የቀጣይነት ያለውን ስራ እንድንሰራበት ማለት ነው በጣም ብዙ ነገሮችን አውቀን እና ተገንዝበን ለየት ባለ መንገድ እንግዲህ ማስተዋል እና ማሰብን የምችልበት ሂደት አለ ማለት ነው። ስለዚህ እያንዳንዱን ነገር እንግዲህ ለመስራት ብዙ እውቀትና ልምድ ይዘን ደግሞ አስተሳሰባችንን በጣም ከፍተኛ ሁኔታ እንግዲህ እያንዳንዱን ነገር ምንተገብርበት ሂደት አለ ማለት ነው ስለዚህ በዋናነት ይህንን ተግባራዊ አድርገን እንግዲህ ብዙ ነገሮችን ከተረዳን በኋላ ለእያንዳንዱ ነገር ተጠያቂነታችንን ከፍተኛ የምናደርግበት ሂደት አለ ማለት ነው። እና እያንዳንዱን የእውቀት ደረጃም በብልሃትነት እንግዲህ ምንቀጥልበት ሂደት አለ ማለት ነው። እና ብዙ መታጠቢያ ቦታዎችንም በደንብ መመልከት ይኖርብና።

እሺ በጣም ጥሩ ወደ ቀጣይ ጥያቄያችን ስንገባ የአየር ሁኔታ የሚል ነው። እንግዲህ የአየር ሁኔታን ስንመለከት በጣም በከፍተኛ ሁኔታ የአየር ንብረቱን በደንብ የምናይበት ሂደት አለማለት ነው። እያንዳንዱ ነገር ትልቅ የሆነ ግንዛቤን እና ትልቅ የሆነ እውቀትን ይዘን እንግዲህ ብዙ ነገሮችን በሚገባ አስበንና አቅደን እንግዲህ በእያንዳንዱ የስራ ሂደት ውስጥ እንግዲህ ከፍተኛ የሆነ ልምድና ክህሎት እንዲኖረን የምናደርግበት ሂደት አለ ማለት ነው። ስለዚህ ይሄ ደግሞ በጣም ልዩ የሆነ ምልከታን የምንይዝበት ወይም ደግሞ የምንረዳበት ሂደት አለ ማለት ነው። ስለዚህ እያንዳንዱን እውቀታችንን እንግዲህ በጣም ከፍተኛ ሁኔታ ተገንዝበን ወይም ደግሞ በደንብ አይተን እያንዳንዱን ነገር እንግዲህ ከ እሳቤ ውስጥ ወይም ደግሞ ግንዛቤ ውስጥ መክተት ይኖርብናል ማለት ነው። እና የአየር ሁኔታን ስንመለከት በጣም በከፍተኛ ሁኔታ እንግዲህ የአየር ንብረቱ የሚለዋወጥበት ወይም ደግሞ ሁሉ ነገር የሚቀያየርበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ ብዙ ነገሮችን ልናውቅ እና ልንረዳ የሚገባን ነገሮች ይኖራሉ ማለት ነው። ምክንያቱም በጣም በተሻለ መጠን በጣም በእውቀት እና በአስተሳሰብ ከበለፀግን ብዙ ነገሮችን ተረድተን ብዙ ነገሮችን አውቀን እያንዳንዱን ህልውናችንን እንግዲህ በጣም እንደተቻለ መጠን ጥሩ አርግተን የምንቀሳቀስበት ሂደት ይኖራል ማለት ነው። ስለዚህ እያንዳንዱን ነገር ስንመለከት ብዙ ነገሮችን አውቀን ብዙ ነገሮችን ተረድተን እያንዳንዱን ልምዳችንንም ሆነ እያንዳንዱን የስራ ሂደታችንን በሚገባ አውቀንና ተንተንን የምናይበትን የምንረዳበት ሂደት አለ ማለት ነው። ስለዚህ እያንዳንዱን እውቀት እናልምድ በጣም በተገቢው መንገድ የምናይበት ሂደት አለ ማለት ነው። እና እንግዲህ የአየር ንብረትን በደንብ ስንመለከት የአየር ንብረታችን እንግዲህ ያው እንደሚታወቀው ውስጥ እንግዲህ በተለያዩ ቦታዎችም ቢሆን አራት አይነት አየር ንብረት አለ ማለት ነው። እንግዲህ ያው እንግዲህ ከወቅቶቹም ጋር ተያይዞ ማለት ነው ስንመለከተው እንግዲህ ያው ወቅቶቹንም አንድ ላይ ጠርር አርግተን እናያለን ማለት ነው። እንግዲህ ያው ክረምት በጋ በልግ እና ክረምት የምንለው እንዲሁም ክረምት በጋ በልግና ጸደይ የምንለው ወቅት ነው። እንግዲህ ይህ ወቅት እንግዲህ በከፍተኛ ሁኔታ ብዙ ነገሮችን እንድናውቅና ብዙ ነገሮችን እንድንረዳ የንብረት ሆነኛ ወራቶች የሚለዋወጡበት ሂደት አለ ማለት ነው። እና እያንዳንዱን ሂደት በሚገባ ብዙ ነገሮችን የምናይበት እና የምንረዳበት ሂደት አለ ማለት ነው። ስለዚህ እያንዳንዱን ነገር በጣም በከፍተኛ ሁኔታ ብዙ ነገሮችን አውቀን ብዙ ነገሮችን ተረድተን እንግዲህ በጣም ልዩ የሆነ እውቀት እና ምልከታን የምናይበት ሂደት አለ ማለት ነው። ስለዚህ የእያንዳንዱን ነገር እንግዲህ በጣም በከፍተኛ ሁኔታ ስንመለከት በጣም ብዙ ነገሮችን ማየት እና መገንዘብ የምንችልበት ሂደት አለ ማለት ነው። እና ከእነኚህ ከአራቱ ወቅቶች ጋር እንግዲህ ተያይዞ የአየር ንብረት የሚለዋወጥበት ሂደት አለ ማለት ነው። እንግዲህ ያው ከክረምት እንግዲህ ስናየው ወይም ደግሞ ክረምትን በሚገባ ስናየው እንግዲህ በጣም የአየር ንብረት እንግዲህ ከፍተኛ ሙቀት እና ከፍተኛ ሂደቱ በጣም በብዙ መንገድ የሚቀንስበት ሂደት አለ ማለት ነው። የዚህ የክረምት ወቅት ላይ ማለት ነው ምክንያቱም በጣም አየር ንብረቱ ዝናባማ የሚሆንበት እና እንዲሁ ደግሞ ቅዝቃዜ ከሚታሰበው በላይ ከፍተኛ የሚሆንበት ሂደት አለ እና ይሄ ደግሞ እንግዲህ ቅዝቃዜን በጣም እንዲፈጠር የሚያደርግበት ሂደት አለ ማለት ነው። እንግዲህ ከዚህም ስንቀጥል ወደ ጸደይ የምንላት ስንሄድ እንግዲህ የአየር ንብረቱ ልክ መካከለኛ የአየር ንብረት የሚሆንበት አለ ማለት ነው። ቅዝቃዜ የማይበዛ ሙቀትም የማይበዛበት ሂደት አለ ማለት ነው። ይሄ ደግሞ በጣም ከፍተኛ የሆነ ደስ የሚል የአየር ንብረት ነው ማለት ነው። ምክንያቱም ሁለቱንም በአማካኝ የያዘበት ሂደት አለ ማለት ነው። እና ይህ ደግሞ እንግዲህ ከዚህም በመቀጠል ወደ ሶስተኛው ስንሄድ ደግሞ ወደ ልክ ፀሀይ ወይም ደግሞ ሀሩር ፀሀይ በጋ የሚሆኑበት ሂደት አለ ማለት ነው። እንግዲህ በጋ ላይ ደግሞ ከፍተኛ የሆነ የአየር ንብረቱ በጣም ሞቃታማ የሚሆንበት ሂደት አለ ማለት ነው በጣም በጣም ከባድ የሚሆን ሙቀት አለው ማለት ነው። እንግዲህ ይሄ እንግዲህ ሶስተኛው ያየንበት ነው ማለት ነው። እንግዲህ ወደ አራተኛው ደግሞ ስንሄድ ወደ ከሙቀቱ አለፍ ስንል በልግ የምንለው አለ። እንግዲህ በልግ ላይ ደግሞ ያው አየሩ ዝናባማ ሆኖ ዝናብ የሚዘንብበት ሂደት ሆኖ ግን በጣም አሪፍ የሆነ ሙቀት ያለበት ሂደት አለ ማለት ነው። እንደውም ከመካከለኛው በላይ ዝናብ ቢኖርም ሙቀቱ ጨመር የሚያደርግበት ሂደት አለ ማለት ነው። እና ይሄ እንግዲህ ይሄን ያየነው በዋናነት አየሩ ተስማሚ ወይም ደግሞ በጣም አሪፍ አየር በሚባል ቦታ ላይ ነው እንግዲህ ይሄ የሚስተዋለው ማለት ነው። እንዲሁ ደግሞ ለወጥ ባለ ቦታ ላይ ለምሳሌ በጣም ብዙ ጊዜ በረሃ ያለበት ቦታ ላይ ክረምት ላይ ራሱ ከፍተኛ ዝናብ ቢዘንብም ከትንሽ ደቂቃ በኋላ ወደ ሙቀትነት ይቀየራል ማለት ነው። አየር ንብረቱ እና ይሄ ደግሞ በጣም ልዩ የሚያደርገው የአየር ንብረት ቦታ እንዲሆን በአካባቢ ለውጥ አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ እንደ አየር ንብረት ወይም ደግሞ እንደ ቦታው ልዩነት አለው ማለት ነው። ስለዚህ ይሄንን ግንዛቤ ውስጥ ከተን እንግዲህ እያንዳንዱን የአየር ንብረት እንግዲህ መተንተን ህማና ማየት ይኖርብናል ማለት ነው። እና እንደ አጠቃላይ ይሄንን ከግንዛቤ ውስጥ

እሺ በጣም ጥሩ እንግዲህ ወደ ቀጣዩ ጥያቄያቸው ስንገባ ያው መኪና ነው የሚለው። እንግዲህ መኪናን ስንመለከት በጣም በከፍተኛ ሁኔታ እንግዲህ የመኪናን በጣም በልዩ የሆነ የልምድ እውቀት እና እያንዳንዱን የመኪና ሂደትን ስንመለከት እንግዲህ በሚገባ ያው የሰው ልጅ ከቦታ ቦታ ሊጓጓዝበት የሚችል መገልገያ ነው ማለት ነው። እንግዲህ መኪና እንግዲህ በሚገባ ያው በተለያዩ ከስራ ስወጣ ወይም ደግሞ ወደ ስራ ስንሄድ እንዲሁ ደግሞ በተለያዩ ሂደቶች ውስጥ እንግዲህ በጣም መኪና የምትጠቀምበት ሂደት አለ ወይም ደግሞ በሚገባው የትራንስፖርት መኪኖችን የምንጠቀምበት ሂደት አለ ማለት ነው። ስለዚህ እያንዳንዱን የመጠቀም ሂደት ደግሞ በጣም ከፍተኛ ሁኔታ ብዙ ነገሮችን ከግንዛቤ ውስጥ አስገብቼ እንግዲህ እያንዳንዱን ነገር የምጠቀምበት ሂደት አለ ማለት ነው። ስለዚህ የመኪናን እንግዲህ በጣም በተገቢው መንገድ መጠቀም በጣም ብዙ ነገሮችን ማየት እና መመርከት የምንችልበት ሂደት አለ ማለት ነው። ስለዚህ ይሄንን በጣም በጥሩ መንገድ እንግዲህ የምትጠቀምበት ሂደት አለ እንደ አጠቃላይ እና ጥሩ የሆነ ጊዜንም የማሳልፍበት እውነት አለ ማለት ነው። እንግዲህ መኪና ትልቁን ቦታ የሚይዘው ወይም ደግሞ ትልቁን የሀገራችን የትራንስፖርት ሂደት እንግዲህ በጣም ከፍተኛ ሁኔታ የሚፈቅድ የሚቀርፍበት ሂደት ያለውበት ሁኔታ ነው ማለት ነው። ስለዚህ በሚገባ እንግዲህ መኪናን የምንጠቀምበት ሂደት አለ ማለት ነው እና እንደ አጠቃላይ ጥሩ የሆነ የመኪና አጠቃቀም ሂደት የምናደርግበት ሁኔታ አለ ማለት ነው። እነዚህ ለእያንዳንዱ ነገር ብዙ ነገሮችን ተረድተን ብዙ ነገሮችን አውቀን እንግዲህ ይሄንን የመኪና ሂደቱን ደግሞ መኪናን የምንጠቀምበት ሂደት በጣም በከፍተኛ ሁኔታ እንግዲህ በእያንዳንዱ የስራ መስኮት እንግዲህ የተማራ ሰው ከቦታ ቦታ ለመጓጓዝ እንግዲህ የሚጠቀምበት ሂደት አለ ማለት ነው። እንግዲህ ያው መኪና ስንመለከት በ ሁለት አይነት መኪና ማየት እንችላለን ወይም ደግሞ ሁለት አይነት የሚሰሩ መኪናዎችን ማየት እንችላለን ማለት ነው። ምክንያቱም ለምሳሌ አንድ የምናየው በተለያየ መንገድ ለ በግዢ መልክ ፈጽሞ በጣም በጥሩ ሁኔታ በ ንግድ በኩል የተገዙ መኪኖች ይኖራሉ እና ሁለተኛ ደግሞ የግል የራሱ ሰው የግል መኪና ይኖረዋል እና እንግዲህ የግል መኪና ሲኖረን በጣም ብዙ ነገሮችን ቀለል አድርገተን በፍጥነት የምንፈልግበት ቦታ ጋር እንደርሳለን ማለት ነው። እንግዲህ እነኚህ ትራንስፖርት መኪና የምንጠቀማቸው ደግሞ የከፈልን የምንሄድባቸው ያው እንግዲህ ባሰብነው ሰዓት ላንደርስ እንችላለን ማለት ነው። ምክንያቱም የተለያዩ ለምሳሌ የሚሳፈሩ ሰዎች እንግዲህ በደንቡ መሙላት አለባቸው እዛ መኪና ውስጥ እንግዲህ መኪናው ሞልቶ መሄድ ስላለበት በሚገባ ይሄ ሳይሆን እንግዲህ ያው ከቦታ ቦታ መኪናውን ይንቀሳቀስ ማለት ነው ስለዚህ ይሄም አንዱ የስራው ሂደት ነው ማለት ነው። ስለዚህ ከዚህ ጋር ተያይዞ ትልቅ የሆነ የሙያውን ክንውን በደንብ ማየትና መመርመር የምንችልበት ሂደት አለ ማለት ነው። እና እንደ አጠቃላይ ይሄንን እንግዲህ በተገቢው መንገድ ማየት እና መረዳት እንችላለን ማለት ነው። ስለዚህ መኪናን በጥሩ መንገድ የምንጠቀምበት ሂደት አለማለት ነው። እንዲሁም ደግሞ መኪና ስንመለከት እንግዲህ በጣም በከፍተኛ ሁኔታ ለምሳሌ የጭነት መኪኖችን ስንመለከት በጣም በከፍተኛ ሂደት ውስጥ እግዲ በጣም ብዙ ሺህ ኪሎሜትሮችን አቋርጠው እንግዲህ ብዙ ለማህበረሰቡ የሚያስፈልጉ እያንዳንዱን መገልገያ ቁሳቁሶችም ሆነ የሚያስፈልጉ ነገሮችን በሚገባ ከቦታ ቦታ ለምሳሌ አዘርት እህሎች ወይም ጥራጥሬ ሊሆን ይችላል ፍራፍሬ ሊሆን ይችላል እና በጣም በብዛት ባለበት ቦታ ከዛ አንስተው ወደ የሚፈለግበት ቦታ እንግዲህ በሚገባ ጭነው የሚጓዙበት ሂደት አለ ማለት ነው ስለዚህ ይሄ በጣም ከፍተኛ የሆነ የስራ ሂደት ነው ማለት ነው። ስለዚህ የዚህን የስራ ሂደት እንግዲህ በጣም በጥሩ መንገድ ሰጥተው የተሻለ ለውጥ ሊያመጡ የሚችሉበትን መንገድ የሚፈጥሩበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ ትልቅ የሆነ የስራና የእውቀት ግንዛቤን ኖራቸው የሚያደርጉበት ሂደት አለ ማለት ነው። እና እንደ አጠቃላይ እንግዲህ ይሄን የመኪና አጠቃቀም የተቻለ በጣም በጥሩ መንገድ ልናደርግ የሚገባን ሂደት መኖር አለበት ማለት ነው። እና እያንዳንዱን የመኪና አጠቃቀም ሂደትም ደግሞ ስንመለከት በጣም ከፍተኛ ሁኔታ ልንረዳና ልናውቅ የሚገባን ሂደት አለ ማለት ነው። ምክንያቱም መኪኖች እንግዲህ ስንመለከት በከፍተኛ ሁኔታ እንግዲህ ሩቅ ሀገር ወይም ደግሞ ከሀገር አቋራጭ መኪኖች አሉ ማለት ነው። በጣም ለምሳሌ እንደ ባስ ያሉትን ብንመለከት አሁን በጣም ብዙ ኪሎሜትሮችን የሚጎዙበት ሂደት አለ ማለት ነው። እና እዚህ ጋር ተያይቶ ደግሞ በጣም ከፍተኛ ሁኔታ ጥሩ የሆነ የአካሄድ ፍጥነት በጣም አላችሁ ማለት ነው። እንዲሁ ደግሞ ፈጣን የሆኑ የባሳ አይነቶች ይችላሉ በጣም ይሄ ደግሞ ለእያንዳንዱ ስራ ስንጓዝ እንግዲህ ትልቅ የሆነ እድል የሚፈጥር ነገር ነው ማለት ነው። ስለዚህ ያው ባስ ይሁን እንግዲህ በሚገባ በፍጥነት የሚጓዝበት እና እንዲሁ ደግሞ ምቹ ሆኖ የምንቀሳቀስበት ሂደት ስላለ ይሄ አንዱ ባስን ጥሩ የሚያደርግበት የሚያደርግበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ አሪፍ የሆነ የእንቅስቃሴ ሂደት እናደርጋለን ማለት ነው። በባስ ማለት ነው ስለዚህ ይሄ በጣም ጥሩ የሆነ ምቾት ያለው ቦታ የምናይበትና የምንረዳበት ሂደት ስላለ እንግዲህ እንደ አጠቃላይ መኪና ትልቅ የሆነ የሀገር ባለውለታ ወይም ደግሞ ምሰሶ የሚሆንበት ሂደት አለ ማለት ነው። ይሄን ይመስላል እንደ አጠቃላይ

እሺ በጣም ጥሩ እንግዲህ ቀጥይ ችን ቢሮ ነው እንግዲህ ቢሮ ነው ስንመለከተው በተለያየ ሁኔታ የምናይበት ሂደት አለ ማለት ነው። እንግዲህ ቢሮውን ስናይ ያው ብዙ ጊዜ እያንዳንዱን ስራ የምንሰራበት እና ብዙ ነገሮችን የምንፈጽምበት ጉዳዮችን የምንፈጽሙበት ቦታ ነው ማለት ነው። እንግዲህ ቢሮን ስንመለከት ያው በተለያየ መንገድ ቢሮ ሊኖር ይችላል ማለት ነው። ለምሳሌ ያክል ስንመለከት እንግዲህ የቢሮዎቹን አይነት በዋናኘት እንግዲህ የመጀመሪያው እና ያው ትልቁ ሂደት ያለው ወይም ደግሞ ትልቁን ስራ የምንሰራበት እንግዲህ ብዙ ነገሮችን ጉዳዮችን የምናስፈጽምበት ቢሮ እንደመሆኑ መጠን ያው የተለያዩ ቢሮዎች ይኖራሉ ማለት ነው። ለምሳሌ የማማከሪያ ቢሮዎች ሊኖሩ ይችላሉ እንዲሁም ደግሞ የተለያዩ ጉዳዮችን በሚገባ ታይተው ብዙ የፊርማ ሂደቶችንም ሆነ እያንዳንዱን ነገር ስለጉዳዩ መገባት ተጠይቀው በጥሩ መንገድ የሆነ ውለታ ወይም ደግሞ ያ በዛ በስራ መስክ ላይ እንግዲህ በሚገባ አብረው የሚሰሩበት ሂደትን ፊርሚያ የሚያከያዱበት የተለያዩ ቪዲዮዎች ሊኖሯቸው ይችላል ማለት ነው። እና እንደ አጠቃላይ የትኛውም የስራ መስክ ላይ ስናይ አሪፍ የሆነ የቢሮ ሂደት ሊኖረው ይገባል ማለት ነው ያንን ስራ ለመስራት ማለት ነው። እንዲሁ ደግሞ ለምሳሌ ማማካር ሊሆን ይችላል እንዲሁ ደግሞ በዛ በስራ ሂደት ላይ በሚገባ ከሰዎች ያ ትልቅ የሆነ ሁለታን የሚጽፍበት ወይ ደግሞ ውሎችን የሚፈጽሙበት ሂደቶች ይኖራሉ ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ ቢሮ በሚገባ እንግዲህ ለሰዎች በጥሩ ልንጠቀም ወይ ደግሞ በተቻለ መጠን አሪፍ አሪፍ አሪፍ ልንጠቀመው የሚችልበት ሂደት ይኖረዋል ማለት ነው። ከዚህ አንፃር እንግዲህ ትልቁን ቦታ የሚይዘውን ደግሞ ትልቁን አስተሳሰብ ለውጥ የምናይበት እንግዲህ በዋነኝነት ያው ትልቁን የቢሮ ሂደት ወይም ደግሞ ትልቁ የአመለካከት ሂደት የምናይበት ሂደት አለ ማለት ነው። እንግዲህ ቢሮውን ስንመለከት እና ከዚህ አንፃር እንግዲህ ብዙ ነገሮችን ለማወቅ ለመረዳት የምንሞክርበት ሂደት መኖር አለብህ ማለት ነው። ከዚህ አንፃር እንግዲህ አሪፍ የሆነ የቢሮ ሂደትንም ሆነ ቢሮን በሚገባ ልናይና ልንገመግም ይኖርብናል ማለት ነው። እና በአጠቃላይ እንግዲህ ቢሮን ስንመለከት ያው ብዙ ሂደቶች ወይ ደግሞ ብዙ እውቀቶችን በደንብ አይተን ወይ ደግሞ ተገንዝበን እያንዳንዱ የስራ ሂደት ወይም ደግሞ ልምድ ሂደት እንግዲህ በጣም በከፍተኛ ሁኔታ ልናይና ልንረዳ የምንችልበት ሂደት አለ ማለት ነው። ስለዚህ ይሄን እንግዲህ የቢሮ ሂደት ወይም ደግሞ ቢሮን በደንብ የምናይበት እውነት እንግዲህ ስንመለከት በጣም በከፍተኛ ደረጃ እንግዲህ ብዙ ስራዎችን የምናስፈጽምበት እንዲህ ደግሞ ብዙ የእውቀት ልውውጦችን እንዲሁም ደግሞ እያንዳንዱን ስራ እንዴት እንደተሰራ በሚገባ ልንረዳ የምንችልበትን ሂደት አንድ ላይ ጠቅለል አርግቶ የሚይዝልን ማለት ነው። እና አጠቃላይ ቢሮ እና ይሄ ደግሞ በጣም ከፍተኛ የሆነ ጥቅም አለው ማለት ነው። ቢሮውን ስንመለከት እና ጠቅላላ አርግተን ቢሮውን እንግዲህ በጣም ከፍተኛ ሁኔታ ብዙ ነገሮችን አውቀን ብዙ ነገሮችን በተቻለ መጠን በጥሩ መንገድ የምናስኬድበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር ከፍተኛ የሆነ የእውቀት ልምድና የአስተሳሰብ ልምድ እንዲኖረን የምናደርግበት ሂደት አለ ማለት ነው። ቢሮን ስንመለከት እና ከዚህ አንፃር ከፍተኛ የሆነ የ የቢሮ አጠቃቀም ሂደታችንን በጥሩ መንገድ ልናደርገው የምንችልበት ሂደት አለ ማለት ነው። ስለዚህ ይሄንን እንደገና ከግምት ውስጥ አስገብተን እንግዲህ ብዙ ነገሮችን በተቻለ መጠን ጥሩ አድርገን ለማስኬድ እንግዲህ ትልቅ የሆነ አሳሳብና አመለካከትን በደንብ ቀይረን መሄድ ይኖርብናል ማለት ነው። ስለዚህ ከዚህ አንፃር ጥሩ የሆነ የቢሮውን አጠቃቀሙን ደግሞ ቢሮውን እንዴት አርገን መጠቀም ያለብንን እንግዲህ በደንብ ተረድተን እና አውቀን ብዙ ነገሮችን ምናስተናግድበት እንዲሁ ደግሞ ስራችንን በሚገባ ልንሰራ የምንችልበት እንዲሁ ደግሞ ለየ ለዛ ለድርጅትም ሆነ ለዛ የስራ ቦታ አለቃ ሆነን የምንቀመጥበት ሂደት አለና ስለዚህ ያቺን ቢሮ በጣም ፏ አድርገን ጽድት አድርገን እንግዲህ ወደ ምንፈልገው ሂደት እንግዲህ ማከናወን የምንችልበት ሁኔታ አለ ማለት ነው። ስለዚህ ከዚህ አንፃር እንግዲህ በጣም ጥሩ የሆነ የግንዛቤና የእውቀት ደረጃ እንዲኖረን ማድረግ የምንችልበት ሂደት አለ ማለት ነው። እና እንደ አጠቃላይ ይሄ ትልቅ የሆነ የቢሮን እሳቤውን ደግሞ ቢሮን በሚገባ የምንጠቅምበት ሂደት ይኖራል ማለት ነው። ስለዚህ ከዚህ አንፃር በጣም ደስ የሚል የሚያምር ሂደት ያለው እንግዲህ ጥሩ የሆነ የምንፈልገውን ያህል ምቾት ያለውን ነገር እንግዲህ በደንብ አይተን የምንረዳበት ሁኔታ አለ ማለት ነው። ስለዚህ ከዚህ አንፃር እንግዲህ ከፍተኛ የሆነ የቢሮ መጠን ያለው ነገር እንግዲህ በሚገባ ነው ልንጠቀም ይገባናል ማለት ነው። ስለዚህ ከዚህ አንፃር ብዙ ነገሮችን በግንዛቤ ውስጥ አስገብተን እንግዲህ በእያንዳንዱን የምንፈልገውን ነገር እንግዲህ በጣም በጥሩ መንገድ ልናይ እና ልንድረዳም የምንችልበት ሂደት አለ ማለት ነው። ስለዚህ የእያንዳንዱን የእውቀት ደረጃም ስንመለከት በጣም በብዙ መንገድ እንግዲህ ለእኛ ሊጠቅም የሚችል ወይም ደግሞ ለእኛ ምቹ የሆነ የአመለካከት ለውጥንም በደንብ ይዘን እንድንራመድ ብዙ ነገሮችን ግንዛቤ ውስጥ ልንከት የምንችልበት ሂደት አለ ማለት ነው። እና አንድ አጠቃላይ እንግዲህ ቪዲዮ በሚገባ ሊጠቅመኝ የሚችል ትልቁ የመስሪያ መስፈርታችን ነው ማለት ነው። እና አንደ አጠቃላይ ይሄንን

እሺ በጣም ጥሩ እንግዲህ ጥያቂያችን ዘይት ነው እንግዲህ ዘይትን ስንመለከት ያው በብዙ መንገድ ዘይት እንግዲህ በጣም በከፍተኛ ሁኔታ እንግዲህ ያው የተለያዩ ምግቦችን ስናበስል በጥሩ መንገድ ተጠቅመነው በጣም ጣፋጭ ምግብን የምንሰራበት ሂደት ነው ማለት ነው። ዘይት ማለት ነው እንግዲህ ዝይት ዘይትን ስንመለከት በጣም በከፍተኛ ሁኔታ ጥሩ የሆነ የዘይት አይነት አይደለም ደግሞ ጥሩ የሆነ የአሰራር ሂደት አለው እና ስለዚህ ዘይትን በጣም ከፍተኛ ሁኔታ እንግዲህ ከብዙ ነገሮች አንፃር በጣም በጣም ጥሩ የሆነ የዘይት ሂደትን በጣም የምናይበት እውነት አለ ማለት ነው። ስለዚህ ዘይትን እንግዲህ ስንመለከት በጣም በከፍተኛው ሁኔታ ልቅ የሆነ የማጣፍጫ ሂደት አለው ማለት ነው። ስለዚህ በጣም ሀገራችን ማህበረሰብ እንግዲህ ሙሉ በሙሉ አይሚን ደረጃ በሚገባ የሚጠቀምበት ሂደት አለ ማለት ነው። ዘይት እና እንግዲህ ያው የሚገባ ምግብ አሪፍ የሆነ ምግብን ሊያደርግልን ደግሞ ሊሰራን የሚችሉት ስለሆነ እንግዲህ በጣም በጥሩ መንገድ ዘይትን ልንጠቀምበት የምንችልበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር እንግዲህ ዘይት በጣም ጥሩ የሆነ ምቾት ያለው ወይ ደግሞ ጥሩ የሆነ ጥቅም ያለው እንደመሆኑ መጠን። ዘይት በጣም በጥሩ መንገድ ማየትና መገብገብ የሚንችልበትንም የሚደት እንግዲህ በተለያዩ የዘይት አይነቶች ላላሉ ብዙ አይነት ዘይቶች እንደመኖራቸው መጠን እንግዲህ የብዙዎቹን ማየትና መረዳት የሚችልበት ሂደት አለ ማለት ነው። በተለያየ መንገድ እና ያው እንግዲህ ይሄንንም ስንመለከት እንግዲህ በጣም ብዙ አይነት የዘይት ሂደቶች ስላሉ ይሄንንም በግንዛቤ ውስጥ እንግዲህ መክተት ይኖርብናል ማለት ነው። እንግዲህ የመጀመሪያውን ስናይ እንግዲህ ዘይትን ስናይ እንግዲህ በዋናነት ያው ከብዙ አይነት ጭማቂ ነው እንግዲህ የሚጨመቅ በብዙ አይነት የብዙ አይነቶች ዘይት አለ ማለት ነው። ለምሳሌ ያክል ስናይ ለምሳሌ የሱፍ አለ የሱፍ ዘይት ማለት ነው እንዲሁም ደግሞ የ ኑግ ዘይት አለ ማለት ነው። እንዲሁም ደግሞ የተለያየ ሰሊጥ የምንለው ወይም ደግሞ ሰሊጥ ሳይሆን ያው በዛው አማካኝነት የምናየው የተልባ ዘይት እንግዲህ ከፍተኛ ሁኔታ የተልባ ዘይት እንግዲህ በጣም በብዙ መንገድ እንግዲህ። የተልባ ዘይት እንግዲህ በጣም በከፍተኛ ሁኔታ ያለበት ሂደት አለ እና እንግዲህ እያንዳንዱን የዚህ የዘይትን ስንመለከት እንግዲህ በጣም በጥሩ መንገድ ልናይ እና ልንረዳ የምንችልበት ሂደት አለ ማለት ነው። ስለዚህ የሴት የ የምንፈልገው የየዘይት አይነት እንግዲህ በጣም በጥሩ መንገድ ማየት የምንችልበት ህይወት አለ በመቅመስ ማወቅ እንችላለን ማለት ነው። እያንዳንዱ የምን ዘይት እንደሆነ ማለት ነው ስለዚህ የምፈልገውን የዘይት አይነት እንግዲህ በጥሩ መንገድ አይተን ውይም ደግሞ አውቀን በብዙ እውቀት እና ልምድ የተሞረከዘ ሂደት ማለት ነው። በሚገባ ልናውቅ የሚችልበትን ነገር እንግዲህ በሚገባ መተግበር እና መረዳት የምንችልበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር ብዙ ነገሮችን ተግባራዊ አድርግተን እያንዳንዱ ነገር የምፈልገውን የዘይት አይነት እንግዲህ በሚገባ ተመልክተን ይህንን ደግሞ በጣም በጥሩ ሁኔታ እንግዲህ እያንዳንዱን ነገር ተረድተን ወይም ደግሞ አውቀን የምንተገብርበት ምንችልበት ሂደት እንግዲህ የምናይበት እውነት ነው ማለት ነው። እና አጠቃላይ አሪፍ የሆነ የዘይት ሂደትም ደግሞ የዘይት የማምረትንም ሂደት የምናይበት እና የምንረዳበት ሂደት አለ ማለት ነው። ስለዚህ እያንዳንዱ የዘይት አይነት እንግዲህ በጣም ጥሩ የሆነ ጊዜውን ያማከለ የዘይት አይነት ስላለ እንግዲህ ብዙዎቹ የተለያዩ ለምሳሌ እነኚህ በጣም ታሽጎ የሚንቀሳቀሱ የዘይት አይነቶች እንግዲህ ከፍተኛ የሆነ የጥቅም ሂደት ሂደት አላቸው ማለት ነው። ስለዚህ እነሱ እንግዲህ በጣም በጥሩ ወንገድ ከተጠቀምናቸው ወይም ደግሞ ጥሩ ማጣፈጫ አድርገተን ከተጠቀመናቸው በጣም በጥሩ መንገድ ሊያገለግሉ እና ሊያደርጉ የሚችሉበት ሂደት ነው ማለት ነው። ስለዚህ ይሄን አይተን እንግዲህ በጣም በጥሩ መንገድ እንግዲህ ለይተን ልንጠቀም ማጣፈጫ ልናረግ የምንችልበት ሂደት አለ ማለት ነው። ስለዚህ ይሄንን ከግንዛቤ ውስጥ ከተን እንግዲህ ብዙ ነገሮችን ማወቅ ማሰላሰል የምንችልበት ሂደት አለ ማለት ነው። ስለዚህ እያንዳንዱን ነገር ከግንዛቤ ውስጥ ከተን እንግዲህ ሁሉም ነገር በተቻለ አቅም ጥሩ አድርግተን እንግዲህ ለማከናወን የግድ የሚያስፈልገን ነገር በደንብ ማየትና መረዳት ይኖርብናል ማለት ነው። ስለዚህ እያንዳንዱን የዘይት አይነት እንግዲህ በጥሩ መንገድ መመልከት ወይም ደግሞ መተግበር ይኖርብናል ብዬ አስባለሁ። እና እንደ አጠቃላይ ይሄንን ልዩ የሆነ የዘይት አይነት በሚገባ የምንጠቀምበት ሂደት አለ ማለት ነው። ስለዚህ እያንዳንዱን የዘይት አይነት እንግዲህ በጥሩ መንገድ መጠቀም ይኖርብናል ያው ለምሳሌ ቀላጭ አይነት ዘይቶች አሉ እና እነሱም እንግዲህ በተለያየ መንገድ ልንጠቀማቸው እንችላለን። በዋናነት ግን ይሄ ጥሩ የሆነው የዘይት አይነት ያው እንግዲህ የፍሳሹ ማለት ነው። እንግዲህ በሚገባ እሱን ከተጠቀምን ጥሩ የሆነ የአበሳሰል እና የምግብ ሂደት እንዲኖረን የምናደርግበት ሂደት አለ ማለት ነው። እንደ አጠቃላይ ይሄንን ይመስላል እንግዲህ ስንመለከተው ይሄንን ሂደት ማለት ነው እና ይሄ ነው ማለት ነው። እንግዲህ የዘይቱ ሂደት

እሺ በጣም ጥሩ እንግዲህ ወደ ቀጣዩ ጥያቄያችን ስንገባ ልምድ የሚል ነው እንግዲህ ልምድን ስንመለከት በጣም በከፍተኛ ሁኔታ እንግዲህ የተለያየ ልምድ ሊኖርን የሚችልበት ሂደት አለ ማለት ነው። እንግዲህ ለእያንዳንዱ ስራችን ወይም ደግሞ ለእያንዳንዱ ሂደት እንግዲህ በጣም ከፍተኛ የሆነ ልምድ ስኖረን ወይም ደግሞ በጣም አሪፍ የሆነ ልምድ ሲኖረን በጣም ብዙ ነገሮችን ልንቀይር ወይም ደግሞ ልንተገብር የምንችልበት ሂደት አለ ማለት ነው። ስለዚህ ለእያንዳንዱ እውቀት እና ለእያንዳንዱ ልምድ ደግሞ በተቻለ መጠን ብዙ ነገሮችን አውቀን ደግሞ ተግብረን እንግዲህ በጣም ብዙ ነገሮችን መረዳት የምንችልበት ሂደት አለ ማለት ነው። ስለዚህ በዋናነት እንግዲህ እያንዳንዱን ነገር ስናይ ወይም ደግሞ ስንመለከት በጣም በከፍተኛ ሁኔታ ሁሉ ነገር የምንቀይርበት ወይም ደግሞ ሁሉ ነገር በጣም ጥሩ ሂደት በጣም በተቻለ መንገድ የምናንቀሳቅስበት ሂደት ይኖራል ማለት ነው። ልምዳችንና እንግዲህ ልምዳችን ያው በዝም የሚገባ ጥሩ ልምድ ይሁን እንጂ ወይም ደግሞ በጣም የተሻለ ልምድ ይኖረን እንጂ በጣም ብዙ ነገሮችን አይተን ደግሞ ተረድተን በሚገባ ማወቅና መረዳት የሚንችልበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር ከፍተኛ የሆነ እውቀትና ብልሃት እንዲኖረን ወይም ደግሞ ልምዱን ልምዳችንን በሚገባ ለመተግበር እያንዳንዱን ስራ እንግዲህ ለመተግበር እንግድህ የእያንዳንዱን እውቀት እና ልምድ ማየት የምንችልበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር ከፍተኛ የሆነ እውቀትና ብልሃት እንዲኖረን መመልከት የምንችልበት ሂደት አለ ማለት ነው። ስለዚህ ከዚህ አንፃር እያንዳንዱን ነገር ጥሩ የሆነ የእውቀት እና የግንዛቤ ደረጃ መኖር አለበት ማለት ነው። ስለዚህ ከዚህ አንፃር ሁሉንም ነገር በተቻለ ሁኔታ እንግዲህ በተቻለ አቅም ብዙ ነገር አውቀን ወይም ደግሞ ተረድተን ለእያንዳንዱ ነገር ጥሩ የሚባል እውቀትና ግንዛቤን የምንይዝበት ሕደት አለ ማለት ነው። ስለዚህ ልምዳችንን እንግዲህ ስንመለከት ያው ጥሩ የሆነ ልምድ ሲኖረን ወይም ደግሞ የተሻለ ልምድ ሲኖረን ብዙ ነገሮችን ከግንዛቤ ከተን ለእያንዳንዱ ነገር እንግዲህ እውቀትና ልምድ እንዲኖረን የምናደርግበት ሂደት አለ ማለት ነው። ስለዚህ እንግዲህ የተለያየ ልምድ የሰው ሊኖር ይችላል ማለት ነው። እንግዲህ አሪፍ ልምድም መጥፎ ልምድም ሊኖረን ይችላል ማለት ነው። ስለዚህ እንግዲህ ያው መጥፎ ልምድ ስናይ ለምሳሌ የተለያዩ እነኚህ መጠጥ የማጨስ እንዲሁ ደግሞ የመቃም እንዲሁ ደግሞ ብቻ ለሰው ልጅ ጎጂ ልማድ ለሆኑ ነገሮችን የምናደርግበት ሂደት ካለ በጣም ይሄ ስህተት የሚሆንበት ሂደት አለ ነው ለሰው ልጅ ፈጽሞ የማይገባው ነገር ነው ማለት ነው። ስለዚህ የሰው ልጅ በጣም እና ጠንካራ እንደመሆኑ መጠን የሚገባው በጣም ለየት ያለ እውቀትና ብልሃት እንዲኖረው ነው እንጂ የማይረባ ነገር እንዲያደርግ አልተፈቀደለትም ወይም ደግሞ ማድረግ የለበትም ማለት ነው። እንደ እውነታው ስናይ ማለት ነው። ስለዚህ ልምዳችን እንግዲህ በጣም በስራ የታጠረ ወይም ደግሞ በስራ ላይ የተመረኮዘ እንድሁም ደግሞ በጣም በእቅድ ላይ የተመሰረተ ከሆነ በጣም ከፍተኛ የሆነ ልምድና ብልሃት የምናገኝበት ወይም ደግሞ እውቀታችንን በከፍተኛ ሁኔታ የምናይበት ሂደት ይኖራል ማለት ነው። ከዚህ አንፃር እንግዲህ እያንዳንዱን ነገር ለመተግበር ወይም ደግሞ እያንዳንዱን ነገር ለማወቅ እና ለመረዳት ሁሉን ነገር በተቻለ መጠን መገምገም ደግሞ ለእያንዳንዱ ልምድ እንግዲህ ጥሩ የሆነ ግንዛቤ የምንይዝበት ሂደት ይኖራል ማለት ነው። ስለዚህ እያንዳንዱን የእውቀትና የግንዛቤ ደረጃ እንግዲህ ስናይ በጣም በጣም በከፍተኛ ሁኔታ የምናስተካክልበት ወይም ደግሞ የምናይበት ሂደት አለ ማለት ነው። ስለዚህ እያንዳንዱን ነገር በጣም በጥሩ መንገድ ማየትና መገምገም የምንችልበት እውነት አለ ማለት ነው። እና ከዚህ አንፃር እንግዲህ ከፍተኛ የሆነ ልምድ ወይም ደግሞ እውቀት ሊኖረን ይገባል ማለት ነው። ስለዚህ እያንዳንዱን ነገር እንግዲህ ከግንዛቤ አስገብተን ብዙ ነገሮችን ማየት እና መገምገም የሚችልበት ሂደት አለ ማለት ነው። ስለዚህ አጠቃላይ ልዩ የሆነ እንቅስቃሴ ወይም ደግሞ ልዩ የሆነ ሂደትን በደንብ የምናይበት እውነት አለ ማለት ነው። ስለዚህ ለእያንዳንዱ ስራ ወይም ደግሞ ለእያንዳንዱ ልምድ ብዙ ነገሮችን ከግንዛቤ ከተን የምናይበት ሂደት አለ ማለት ነው። ስለዚህ ይሄንን እሳቤ እንግዲህ በጣም በከፍተኛው ሁኔታ ሂደት ወይም ደግሞ ልዩ የሆነ እንቅስቃሴ የምናደርግበት ሂደት አለ ማለት ነው። ከዚህ አንፃር እንግዲህ ብዙ ነገሮችን ተረድተን ወይም ደግሞ አውቀን ሁሉ ነገር በተገቢው መንገድ የምናደርግበት ሂደት አለ ማለት ነው። ስለዚህ ይሄንን ከግንዛቤ ውስጥ ከተን እንግዲህ እያንዳንዱን እውቀትና ልምድ በተገቢው መንገድ የምናይበት ሂደት መኖር አለበት ማለት ነው። ስለዚህ እያንዳንዱን ነገር እንግዲህ በተገቢው እውቀትና ልምድ ተንቀሳቅሰን ወይም ደግሞ ከቦታ ቦታ ተዘዋውረን አሪፍ የሆነ የአለባበስ ሂደትንም ሆነ የልብስ ሂደቶችን በሚገባ ልናየው ወይም ደግሞ የልምድ ሂደቶችንም በዚሁ ጋር አከናውነን ልናይ የምንረዳበት ማለት ነው። ስለዚህ ለእያንዳንዱን እውቀትና ችሎታችንን በምን አይነት መንገድ በልምድ መንገድ ማስኬድ እንዳለብን እንግዲህ ማወቅና መረዳት ይኖርብናል ማለት ነው። እንደ አጠቃላይ ልምድ እንግዲህ ያው በአንዴ የሚመጣ ነገር አይደለም በጊዜ ሂደት ቀን በቀን በምንሰራው ስራ ነው። እንግዲህ በተሻለ መንገድ ልምድን ምናካብተውና ይሄን ይመሳለል

እሺ በጣም ጥሩ እንግዲህ ቀጣዩ ጥያቄያችን እሁድ ነው። እሁድን እንግዲህ ስንመለከት ያው በጣም በብዙ መንገድ ከብዙ ስራ ድካሞች ወይም ደግሞ ከብዙ ስራዎች በኋላ እንግዲህ በሚገባ ጥሩ የሆነ አሰራር ሂደት ደግሞ በጣም ጥሩ የሆነ የምናሳልፈው ሂደት እንግዲህ በጣም ከፍተኛ የሆነ ጥቅም ያለው ሂደት አለ ማለት ነው። ስለዚህ እንግዲህ ከዚህ ጋር ተያይዞ እንግዲህ በጣም ጥሩ የሆነ የጊዜ ማሳለፍ ወይም ደግሞ ጥሩ የሆኑ ጊዜዎችን ጊዜላቶችን በሚገባ ምናሳልፍበት ሂደት አለ ማለት ነው። ስለዚህ እንግዲህ እሁድ በጣም ጥሩ የሆነ ጊዜ የምናሳልፍበት ሂደት ነው ማለት ነው። ስለዚህ እንግዲህ ብዙ ነገሮችን ስንመለከት እሁድ እንግዲህ በጣም በከፍተኛ ደረጃ እንግዲህ ብዙ ነገሮችን አውቀንና በሚገባ ተረድተን እኛ አንዳንዱ ነገር እንግዲህ ትልቅ የሆነ የእውቀት ወይም ደግሞ የልምድ ክህሎት የምናዳብርበት ሂደት አለ ማለት ነው። ስለዚህ እንግዲህ በጣም በጥሩ መንገድ የምናይበትና የምንረዳበት ሂደት አለ ማለት ነው። እና እንደ አጠቃላይ እንግዲህ እሁድን ስናየው ያው ህልም የሚገባ ከብዙ ስራ ጫናዎች ወይም ደግሞ ከብዙ ስራ ሂደቶች በኋላ እንግዲህ በሚገባ ወደ አረፍት የምንወስድበት ወይም ደግሞ በሚገባ ዘናብለን እንግዲህ ከቤተሰባችን ከቤተሰቦቻችን ጋር እንዲሁም ደግሞ ከተለያዩ ከጎረቤቱ ጋር እንግዲህ ዘና ብለን እሁድን የምናሳልፍበት ሂደት አለ ማለት ነው። በእረፍት እና እንግዲህ ይሄ አሁን በጣም ጥልቅ የሆነ አሪፍ የሆነ ደስታን የሚሰጠን ሂደት አለ ማለት ነው። ምክንያቱም ብዙ ነገሮችን ስናይ እንግዲህ ከዚሁ ጋር ከእሁድ ስራዎች ጋር እንግዲህ ስንመለከተው በጣም ከፍተኛ የሆነ እንቅስቃሴ የምናደርግበት ወይም ደግሞ ልምዳችንን የምናካፍልበት ሂደት አለ ማለት ነው። ለተለያዩ ሰዎች እና ትልቅ የሆነ ጥሩ ስሜት የሚሰጠን ነው ማለት ነው። እንደ አጠቃላይ እሁዱን ስንመለከት ስለዚህ እንግዲህ እሁድ በከፍተኛ ሁኔታ ስናየው እንግዲህ በጣም ለእያንዳንዱ ሰው ማለት ነው የሚቻል ደረጃ እንግዲህ ያው የእረፍቱ ቀን ነው ማለት ነው። እሁድ ስለዚህ ከዚህ ጋር ተያይዞ እንግዲህ እሁድን በጣም በጥሩ እሳቤና በጥሩ ምልከታ እንግዲህ የምናሳልፍበት ሂደት አለ ማለት ነው። ስለዚህ እሁድን በጣም በጥሩ መንገድ ማሳለፋችን ደግሞ እያንዳንዱን ስራችንን በጣም በጥሩ መንገድ እንድናከናውነው ወይም ደግሞ እንድንተገብር የምናደርግበት ሂደት አለ ለራሳችን ማለት ነው። ስለዚህ ጥሩ የሆነ ግንዛቤና ጥሩ የሆነ እውቀትን ይዘን በተቻለ መጠን ለእኛ ሊጠቅመን የሚችሉ ነገሮችን በደንብ መመልከትና መረዳት የምንችልበት ሂደት አለ ማለት ነው ስለዚህ እያንዳንዱን አንዳንዱን ነገር ጥሩ በሆነ መንገድ ወይም ደግሞ በጣም በተቻለ አቅም እንግዲህ ጥሩ ነገሮችን አስበን እናቅደን መስራት ይኖርብናል ማለት ነው። ስለዚህ እያንዳንዱን ግንዛቤው እንግዲህ በጣም በጥሩ መንገድ ልናይና ልንረዳ የምንችልበት ሂደት አለ ማለት ነው። ስለዚህ እያንዳንዱን የውበት ደረጃ እንግዲህ በከፍተኛ ሆኖ እንግዲህ ከእያንዳንዱ ከምንሰራው ስራ ጋርም ሆኖ ከምናደርገው የተለያዩ የስራ ሂደቶች ጋር ትልቅ የሆነ ግንዛቤን እውቀትን ይዘን እንግዲህ በጣም በከፍተኛ ደረጃ እንግዲህ ብዙ ነገሮችን አይተን ብዙ ነገሮችን አስበን ብዙ ነገሮችን ተንትነን እንግዲህ ብዙ ነገሮችን ከግንዛቤ ይዘን እንግዲህ በሚገባ እሁድን እንግዲህ በደስታ እና በተለያዩ በጊዜ ማሳለፊያ ሂደቶች እንግዲህ በጣም በብዙ መንገድ ስናይበት ይሄን አላማም አልለውም። እንግዲህ በጣም ነገሮችን አከናወነን ደግሞ ዝርዝሮችን የቀሩ ነገሮችን ትዝ የሚለይ የሚዳነን ደግሞ በነገራችን እንደሰራነው ሁሉ በጣም በተሻለ አቅም እንግዲህ ብዙ ነገሮችን ተረድተን የምናይበት ሂደት አለ ማለት ነው። ስለዚህ ይሄንን ተመልክቶ እንግዲህ በጣም በከፍተኛ ሁኔታ እንግዲህ እሁድን ያው በእረፍት መንገድ በጣም ብዙ ሰዎች እና ብዙ ማህበረሰብ የሚያሳልፍበት ሂደት ስላለ እንግዲህ ትልቅ የሆነ ደስታ የሚሰጥ ነው ማለት ነው። ምክንያቱም እሁድን እንግዲህ በከፍተኛ ልምድ ወይም ደግሞ ከፍተኛ ሂደት እንግዲህ ስናከብረው በጣም ብዙ ነገሮችን የምናስታውስበት እና እዚህ የሚለን ነገር ይኖራል ማለት ነው። ምክንያቱም ያለፈው የስራ ሂደተ ምንም እንኳን እቺን እንኳን ለማስታወስ ራሱ በጣም ብዙ ነገሮችን የምንጠቀምበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ ትልቅ የሆነ ግንዛቤና እውቀትን ይዘን የምንቀሳቀስበት ሂደት ይኖራል ማለት ነው። እና እንደ አጠቃላይ እሁድን እንግዲህ በጥሩ መንገድ በጥሩ አስተሳሰብ ልሳልፍ የምንችልበት ሂደት አለ ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ ጥሩ የሆነ ግንዛቤና ጥሩ የሆነ እውቀትን እንደ አጠቃላይ ይዘን በሚገባ ተግባራዊ የምናደርግበት ሂደት ይኖራል ማለት ነው። እና እንደ አጠቃላይ ጥሩ የሆነ ግንኙነት እና ጥሩ ምልከታ እንዲኖረን በተቻለን አቅም ልናደርግ የምንችላቸውን ነገሮች ሁሉ ወይ የሚገባ የምናደርግበት ሂደት ይኖራል ማለት ነው። ስለዚህ እንዳጠቀው ይሄ በጣም ከፍተኛ የሆነ ጥቅም እና በጣም ጥሩ ምልከታ የሚንይዝበት ሂደት ይኖራል ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ በተቻለ መጠን ብዙ ነገሮችን ተረድተን ብዙ ነገሮችን አውቀን በጥሩ መንገድ የምንተገብርበት